እሺ የምትወደው ጣፋጭ ምግብ ምንድነው ወይ? ላይ የሚለው ጥያቄ እኔ የምወደው ጣፋጭ ምግብ ቦምቦሊኖ እወዳለሁ ዶናት እወዳለሁ እና አንዳንድ ቦክሰኛ የሚባለውን ምግብ እወዳለሁ። እነዚህ ኬክ የሆነ ነገር እወዳለሁ እና አንዳንድ ጊዜ ደግሞ ቸኮሌት እወዳለሁ ይሄን ያልኩበት ምክንያት የራሴ የሆነ ምክንያቶች ይኖሩ አሉኝ። ግን ስለምወዳቸው ምግብ እንትን ከማለቴ በፊት ለምን እንደምወዳቸው እና ከእኔ ህይወት ግን ለምን እንደዚህ አይነት ነገሮች ሪሌት ወይም ተቀራራቢ ወይም ከእኔ ጋር ሊያያዝ እንዴት እንደሚችል መንገር እፈልጋለሁ። ለምሳሌ አሁን ቦክሰኛ ያልኩበት የራሴ የሆነ ምክንያት አለኝ። ለምሳሌ ቦክሰኛ ስባላ የማስታውሰው ልጅነቴን ነው ልጅነቴን የማስተምለው የሆነ ጊዜ ላይ ልጅ እያለሁ ከቤተሰቦቼ ጋር ወጥታ ስንመገብ። አባቴ ይዞኝ ይሄድ ነበረ ካፌ ምናምን ነገር እና ያን ሰዓት ነው እኔ የወደድኩት ማለት ነው። ቦክሰኛ እና ከዛን ጊዜ በውኋላ ነው እየሄድኩኝ ከሱ ጋር መብላት የጀመርኩት እና አድርጌ ስበላው የድሮ ነገር ነው ትዝ ትዝ የሚለኝ። ዶናት ነው ትዝ የሚለኝ ደግሞ ከትምህርት ከትምህርት ቤት መልስ ነበረ እየተነሳን እየሄደን እንገዛ እና እንበላ የነበረው ከጓደኞቼ ጋር ምናምን ነገር እና አሪፍ የሆነ ጊዜ ነበር። ቦምብ ዶናቱን ለመግዛቱ ሁላችንም ያለንን አዋጥተን ምናምን ነገር ነበር እንገዛ የነበረው እና በጣም አሪፍ የሆነ ተንክባሮት እና ልምድ ነበር ብዬ አስባለሁ። እና ያኔ ያረኩት ነገር አሁን ሳስበው በጣም ይገርመኝ ነበር። እንደውም በዚህ አጋጣሚ በትምህርት ቤት ጊዜ እንደዚህ ዉድ ዶናት ለመግዛት ወረ ዞና አስሞሻ ቤት በሚሄድበት አጋጣሚ የሆነ ጊዜ ላይ በትምህርት ትምህርታችን አቅራቢያ የሆነ ፖሊስ ጣብያ እና እስር ቤት ነገር አለ። እና እዛ ለእሰርተኛው ወይም ለታራሚው ይቀር የሚሰጠው ምግብ የሆነ ሴትዮ ይዘዉት ያደርሰች ነበር። እና በምን ቦምቡር ነው ገዝተን ስንመለስ የታራሚ ምግብ ደፋውበትና በጣም ተናዳ ይመስለኛል እስካሁን የረገመችኝ ለዛ ይሆናል ትምህርት ያን ያክል ጎበዝ ያልሆንኩት ብዬ እኔ በግሌ አስባለሁ። ምንም ቢሆን ግን እንደዛ እንደዛ አይነት አጋጣሚዎች ነበሩኝ አሁን በዶናት እንደዛ እንደዛ ከዛ በቃ እንደዛ እያልን ነበር ብዝይ ጊዜ ሌላ ደግሞ ቸኮሌ ቸኮሌት የምወድበት ምክንያት ከድሮ ገርል ፍሬዴ ጋር ወይም ኤክሴ ጋር ስትመስ ምንሰጣጠው ስጦታ ነበር እና ማስታዉሰው እሷን ነው ይዤላት የምሄደው ጣፋጭ ምግቦች ነበሩ። ይዤላት የምሄደው ጣፋጭ ቸኮላት ወይም ቸኮሌት ነበር ይዤላት የምሄደው እና በዛ መልኩ እኔ በጣም ነበር ቸኩሌት የምወደው የነበረው ሳልፈልግ ለሷ እያልኩኝ እበላ ነበር። ምናምን ነገር እና አሪፍ የሆነ ተሞክሮ እና አሪፍ የሆነ ልምንድ ነው ብዬ በግሌ አስባለሁ አሪፍ አሪፍ ነገር ነው ነበር። የነበረው ሌላ ስለ ጣፋጭ ሲነሳ ደግሞ አንድ ጓደኛ አለኝ ምንም ጣፋጭ የሚባል ነገር በአፉ እንዲገባ ማይፈልግ አይወድም። ጣፋጭ ነገር እና ጣፋጭ የሚባል ነገር እንዳለ እና እኛ ካፌ ገብተን ሰው ካፌ ገብተው እንዴት ጣፋጭ ነገር አያዝም ያውም አስበ የኬክ ካፌ እንደዚህ የብስኩት ካፌ ገብተን እንዴት ነው ጣፋጭ ነገር አልበላም ብሎ የሚተወው እና ያ ልጅ ይገርመኝ ነበር። እንደምን እንደማይበላ ምናምን ነገር ልክ ልክ ከትንሽ ጊዜ በኋላ ግን ያ ልጅ ታማሚ እንደሆነ አወቅኩኝ። ስኳር ያማዋል ትንሽ ከበላ ጣፋጭ ነገር በጣም በአንዴ ያሟል ምናምን ነገር ነው አሁን የገባኝ የነበረው። ከዛም በኋላ ግን ቢያንስ እንዲቀምስ እናደርገው ነበረ እኛ ስንበላ ምናምን ነገር ትንሽ እንዲቀምስ ከልክ እንዳያልፍ እንዳይበዛብህ ተብሎ ትንሹ ናበለው ይቀምስ ነበር ከእኛ ጋር ምናምን ነገር እና እሱ ራሱ አሪፍ ተሞክሮ ነበረ። የሆነ ልጅ ነበር ደግሞ አንዱ ጓደኛችን እሱም ደግሞ ጣፋጭ በተባለበት ቦታ ሁሌም አይጣፋ ሁሌም አይጣፋ በቃ ሁሌ ማለት ነው ያም ያልኩበት ምክንያት። በጣም ወፍራም ነው ልክ ለመብላት ሁሌ እንደጓጓ ነው ከልጅነቱ ጀምሮ በቃ ኩኪስ ኬክ እያለ ያደገ ይመስለኛል እኔ ዝም ብዬ ስመለከተው ልጁን እና ዝም ብሎ ነው የሚመገበው የነበረው አዋጅ አይመርጥ መራራ አይመርጥ ያገኘውን ነበር ይመገብ የነበረው እና አሪፍ ነው። እሱ ራሱ እንዴት እንትን እንዳደረገ ምናምን ነገር ሌላ ደግሞ የምትወደው ጣፋጭ ምግብ ምግብ ከተባለ ደግሞ የምወደው ጣፋጭ ምግብ። ምንድነው? የሚባለው ፒት ቦል ይባላል ሚትሞል ፒትቦል ሳይሆን ሚትቦል ሚባላል ምግብ አለ ስጋ ተድቦልቡሎ የሚሰራ ምግብ ነው የሚጠበስ ምግብ ነው እሱ ራሱ በጣም ጣፋጭ ነው። ሌላ እንደ ችፕስ ችፕስ አሁን ድንች ተጠብሶ ምናምን ስንበላ ያለው ስሜት ራሱ ሊላ ነው እኛ ቺፕስ ውጭ አንገዛም የውጭ መግብ ያመኛል በሚል ሰበብ እቤት ነው እየሄድን የምንሰራውና የምንበላውና ድንቹን ከውጭ ገስተን እንገባለን ለምሳሌ ወይ ኪሎ ድንች አሁን እቤት ይዘን ብንገባ በጣም ብዙ ነው በጣም ብዙ ነው። ወይ አንድ ኪሎ ይዘን በንገባ ወለቀ ለሁለት ሰው ለሶስት ሰው በቂ ነው ብዬ አስባለሁ የአንድ ኪሎ ድንች ብዙ ለሶስት ሰው ይወጣል። እና በጣም አሪፍ አሪፍ ምግቦች ራሱ እየቀመስን ነበር እንደው እና እንደ ጣፋጭነታቸው ምናምን ነገር ደስ ይላል እኔ ሰው እንዲሞክረውና እንትን ያረገው እኔ

ወደ ስራ በሰአቱ ትደርሳለህ ወይ ለሚለው ጥያቄ? አዎ እኔ ወደምሄድበት ስራ በሰአቱ ነው የምደርሰው። ይሄም ያልኩበት ምክንያት ሁሉም ነገር ሁሉ በየቀኑ የማደርገው ነገር በፕሮግራም እና በም እንደማደርግ ኦልሬዲ ስለማውቀው ነው። ለምሳሌ የቀን ውሎዬን ልንገርክ መጀመሪያ ጠዋት አስራ ሁለት ሰዓት ነው ከእንቅልፌ የምነሳው። ይሄም ለምን እንደሆነ መጀመሪያ ልክ ከክፍል ልክ እንደተነሳው ቀጥታ ወደ ሽንጥ ቤት ሄጄ ፊቴን ተጣጥቤ። ለስፖርት ይዣችሁ የሚያስፈልጉኝ ነገሮች ይዣቸው እሄዳለሁ። ለምሳሌ እንደ ሀይል ሰጪ የሆኑ መጠጦች ካሉ እንደ ደግሞ በቃ ጥርስ መቦረሽ ምናምን ካሉ እነሱን ሁሉ ጨራርሼ። ቦርሳዬን ይዤ ወደ ቀጥታ ወደ ጂም ቤት ነው የምሄደው ጠዋት አስራ አንድ ሰዓት ላይ። ከዛ ጂሜን ሰርቼ ከጨረስኩኝ በኋላ ጂም ቤት እዛው ገላዬን የምታጠብ ከሆነ ታጥቤ ወጣለሁ። ሰው የሚበዛና የማይሆን ነገር ካልሆነ ደግሞ እቤቴ መጥቼ እታጥባለሁ። ልክ ቤት መጥቼ ዛሬ ቤት ልምጣና ቤት ልታጠብና እቤት ታጥቤ ከጨረስኩኝ በኋላ የ ሆነ ለአሥራ አምስት ደቂቃ ያክ ወይም ምናምን ማረፍ አለብኝ። ከዛ ካረፍኩኝ በኋላ ነው ቀጥታ ወደ ምግብ መስራት የምሄደው። ምግብ ቤት ምሰራበት ምክንያት ደግሞ ስፖርተኛ ያገኘውን ምግብ አይደለም የሚበላው የተመጣጠነ ምግብ ለምሳሌ። ቀኑን ሙሉ ያወጣውን ኢነርጂ እና ሰውነቱን ለመገንባት የሚጠቀምበትን ፕሮቲኖችን። መገንባት አለበት እና በነዛ ምክንያት እኔ የሚያስፈልገኝን ነገሮች እንዳለ ሰርቼ ነው መርጬ ነው የምበላው። ለምሳሌ ዛሬ አሁን ቁርሴን የበላሁት እርጎ አለመጥ እንደመጠጥ ሌላ ጊዜ ወተትና እርጎ ነበር የምጠቀመው ወይወ ወይ እርጎ ነበር የምጠቀመው። አሁን ግን ዛሬ ወተት ስላልነበረ እርጎ ይዤ ነበር ቤት የገባሁት እርጎ ነበረ ምግብ ከተባለ ደግሞ እንቁላል አለው። ቱን አለው አንዳንድ ሞሪንጋም ጨምሬበት ነበረ። እንትን ውስጥ እርጎ ውስጥ ሞሪንጋ ደግሞ በውስጡ የተለያዩ እንትኖች አሉት በቫይታሚኖች በፕሮቲኖች እና አንዳንድ ጠቃሚ ጠቃሚ ኒውትረንቶች ወይም ለሰውነታችን ይጠቅማሉት ከሚባሉት ነገሮች እንዳለ ሁሉን ስላሟላ ሞሪንጋ በየምግቤ ውስጥ እጨምርበታለሁ። ከ እንደዛ አድርጌ ልክ ምግቤን ከበላሁ በኋላ እና ቅ ልጨርስ ቀጥታ ሄጄ የበላውበትን እቃ ነው ሄጄ ማጥበው። የበላውበትን እቃ ካጠብኩኝ በኋላ ነው። ልብሴን ለባብሼ ሽቶዬን ተቀባብቼ ምናምን ወደ ታች ወርጄ መኪናዬን ለጥበቃችን አለ ግቢ ውስጥ ጥበቃ አለ። እንዲ አጥብልኝ መጀመሪያ ነሬው ነበር አጥቦ ይጠብቀኛል ሶ ሲጨርስ እሱ አስነስቼ ወደ ቢሮ ነው የምሄደው። ልክ ቢሮ ሁለት ሰዓት እደርሳለሁ ሁለት ሰዓት ከሩብ ሁለት ሰዓት መግቢያ ማክሲመም። የሚፈቀድልን ሰዓት ሁለት ተኩል ነው በስራ ሰዓት ተገኝ የሚለው ግን እኔ ቢያንስ አስራ አምስት ደቂቃ ቀደም ማለት አለብኝ ብዬ በትንሹ ስለማስብ። ሁለት ሰዓት ከሩብ ወይ ሁለት ሰዓት ከአስር ምናምን ማርፈድ የሚባል ነገር እኔ እስከ ዛሬ ድረስ አጋጥሞኝ አያላቅም ደግሞ እንደ አለቃነቴ ከሁሉም ቀደም ብዬ መገኘት አለብኝ ብዬ። አስባለሁ እና በዛ በዛ ምክንያት እኔ ከሁሉም ቀደም ብዬ መገኘት አለብኝ እና ሁለት ሰዓት ከአስር ሁለት ሰዓት ከሩብ ነገር እደርሳለሁ። ልክ እንደገባሁ ቢሮ ማደርገው ነገር ይሄ ያያዝኩትን ቦርሳ አስቀምጥና ደግሞ ክፍሌ እንዲህ እንደሆነ የምፀዳ ወይም የምወለውል ነገር ካለ ለሠራተኛ ቤዛ አደርጌ የቢሮው ተፀራ ተጸድዮ። እሷን እንድተስተካከልልኝ አደርጋለሁ ቤቱ እንዲሸታ ካም አምጥቶም ከሆነ ስፕሬይ ምናምን እንዲነፍፍበት ወይም ኤር ፍሬሽነር ምናምን እንዲደረግበት አደርጋለሁ። እሱ ደግሞ የማይሆን ከሆነ ደግሞ ወይም ካልሆነ አቡዋራ ብቻ ከሆነ አቡዋራ ብቻ እንዲጠረግልኝ ምናምን ነገር አደርጋለሁ። ልክ እሷ እስክትጨርስ ጠብቅና በቃ ከተሰወረ ስራ እገባለሁ። ስራዬ ሰርቼ ምናምን ልክ እንደጨረስኩኝ ወደ ስድስት ሰዓት ሰባት ሰዓት የሆነ ስራዬን የምጨርስበት ሰዓት የሆነ ስራዬን የምጨርስበት ስራም ጨረስበት ሰዓት ደግሞ ስድስት ሰባት ሰዓት ይሆናል። ወጥቼ ምሳ ከጓደኞቼ ጋር ከቢሮ ጓደኞቼ ጋር እና ከአለቃዬ ጋር ወጣ ብለን የምንወደው ምግብ ቤት አለ እዛ አካባቢ ፊጃል ቤት እገባለሁ ምግብ ቤት ሬስቶራንት እና ባህር ነው። ኖርማል እንገባና እዛ ምሳችንን በልተን ስጋ ነው የምንበለው ወይ እንጀራ ነገር ነው የምንበለው። አጓጉር ምግብ ጥብጥብስ ነገር ደስ አይለኝም ወይ አባባሌ ደስ አጥብስ ስል የተጠባበሰ እንደዚህ ድንች ምናምን እንደዚህ አይነት ሳይሆን በቃ ኖርማል አሪፍ የሆነ ምግብ እንበላለን። ሆድ ያዝ የምያርግ ምግብ እንበላለን ምናምን ነገር እና አሪፍ ነው ብዬ አስባለሁ። ከዛ ልክ እሱን በልተን ከእንጨርስ በኃላ ድጋሜ ወደ ስራ እንገባና። ጀምረ የነበረውን ስራ ለመጨረስ እሞክራለሁ የማያልቅልኝ ከሆነ አቤቴ እጄ ይጨርሳለሁ ግን እዛው የሚያልቅ ከሆነ የሚያስፈልገኝን ነገር ጨርሼ ከሆነ እዛው ለአለቃዬ የሚያስፈልገውን ነገር አሳይቼ ከእሱ የሚቀበለው ነገር አዲስ ነገር ካለ ጠይቄ ምናምን እወጣለሁ። ስወጣው ቀጥታ ወደ ቤት አይደለም የሚጓዘው። ወደ ቤቴ ወይም ወደ እናት አባቴ ቤት ነው የሚሄደው። ይሄን የሚሆንበት ምክንያት ከሳምንት አንድ ቀን ስለማገኛቸው እነሱም ሰላም ለማለት ወይም ምናምን ነገር ወደ ቤቴ መመለስ

በጣም በጣም በጣም አሪፍ የሆነ ጥያቄ ነው የጠየከኝ እና የምትወደው መክሰስ ምንድነው? ወደ ለሚለው ጥያቄ እኔ የምወደው መክሰስ በጣም ትዝ ይለኛል ከልጅነቴ ከትምህርት ቤት ስመለስ ምናምን ሁሌም እንዲቀርብልኝ የምፈልገው ምግብ ነበረ እና ሁሌ እንዲቀርብልኝ ሁሌ የማዛቸው ምግብ ነበረ። እና እሱም ምግብ ጨጨብሳ ነበረ ጨጨብሳ በጣም ነው የምወደው ጨጨብሳ በጣም የሚያስደስተኝ ምግብ ነው የሚጣፍጠኝ ምግብ ነው። ሁሌ ከትምህርት ስመለስ ቀኑን ሙሉ ብበላው ራሱ ማይሰለቸኝ ምግብ ጨጨብሳ ነበር። እና ጨጨብሳ ከሁሉም ጋር ይበላል ለምሳሌ ጨጨብሳ በእርጎ ይበላል ጨጨብሳ ለብቻው ደግሞ ይበላል ጨጨብሳ በማር ይበላል ጨጨብሳ በቃ በምንም ነገር ይበላል። እኛ ቤት እና በጣም የሆነ ለይት ያለ እንትን ነበረ የነበረ ለጨጨብ ያለኝ ፍቅር በጣም ከፍተኛ ነበረን። በዛ በዛ ምክንያት ይመስለኛል ጨጨብሳ እንድወድ ያረገኝ። እኔ ለምን ከጓደኞቼ ጋር ወጥተን ምናምን ቁርስ እንብላ ሲሉ። እነሱ ፓስቲ ምናምን ይዛ ያዛሉ አንዳንዱ ፉል ያዛል እኔ ጨጨብሳ ነው የማዘው ጨጨብሳ በጣም ሚጣፍጥ ምግብ ነው ነው የምላቹ። በጣም ዘሞስት በቃ ጸዴ ወይም ጸዴ ከሚባሉት ምግቦች ጣፋጭ ምግብ ከሚባሉት ዝርዝር ውስጥ ራሱ መግባት አለበት። እንዴት እንደሚሰራ አላውቅም። ግን በቃ ቂጣን በሬበሬ ዘይት ምናምን ተዋህዶ ጨው ይደረግበት እና በ እንደሚታሽ ምናምን ነገር ነው የማውቀው እንዴት ይሁን ይሁን አላውቅም። ግን በቃ የራሱ የሆነ ከለር ራሱ አለው ጨጨብሳ በጣም ይጣፍጣል። እሱም በሻይ አንድ ጊዜ ከበላው በቃ አሪፍ የሆነ ቁርስ እንደበላው አምቆጥረው እኔ። አሁን ለምሳሌ አሁን ዛሬ ቁርሴን የበላዉት እኔ ጨጨብሳ ነው። በጣም በጣም ደስ እያለኝ ነው የበላውት ምናምን ሁሌ ስለምበላው መሰለኝ ደግሞ ዛሬ። ለየት አለብኝ እንደውም ጣዕሙ እራሱ ተቀየረብኝ ዛሬ ስበላ እቤት ነበርኩኝ ያለኝ ነበርኩት እና። በጣም የበላውት ነበር ቤት ነበር የበላውት እና ጣዕሙ ራሱ በቃ የቤት የልጅነቴ ትዉስታ ትዝ አለኝ። ያው እኔ ጠዋት አምዴ ልክ እንደተመለስኩኝ ምናምን ነገር መክሰስ ሰዓት ላይ። አቅርበዉልኝ የሚጠብቁኝ ነበር ይሄ ነበር እና ዘጠኝ ሰዓት ተኩል ከትምርት ቤት እለቀቃለሁ። ዘጠኝ ሰዓት እአርባ አምስት በቃ ቢበዛ እደርሳለሁ ቤቴ። እና በቃ ልክ እንደመጣሁ ልብሴን ሳልቀይር ነበር በቃ ቁጭ ብዬ ቲቪ ከፍቼ እየበላሁ ምናምን ነገር አንትን ሳረግዬ የነበረው እና አሪፍ ነበር። ከጨጨብሳ ውጪ ደግሞ መክሰስ ስበላ በጣም ደስ የሚለኝ የነበረው እንቁላል ሳንዱች። እንቁላል ሳንዱች በጣም በቃ በጣም በጣም የሚጣፍጥ ምግብ ማለት እንቁላል ሳንዱች ነው። እኔ ለምን እንድሆነ አላውቅም ሰው እንቁላል የማይወደው ለምን እንቁላል ሰው አይወድም በጣም ይገርመኛል። እንቁላል ሲቀቀል ነው እንጂ ሲጠበስ አይጣፍጥም ይላሉ እኔ ለምን እንዴት እንዴት እንዴት እንዴት ምን አይነት አእምሮ እንዳላችው አላውቅም አሁን እንደዚህ አይነት ሰዎች። እንቁላል ይጣፍጣል እኔ ብዬ ብሎ የምናረው። በተለይ ደግሞ ሳንዱች ሲሆን ወይ ደግሞ ሳንዱች ሳንዱች አይሁን እና ወይ እንቁላል ፍርፍር ሲያደርጉት በቲማቲም በሽንኩርት ምናምን ተደርጎ ምናምን ሲሰራ ምናምን በተለይ ደግሞ በጣም ነው የሚጣፍጠው። እና ሰው እንቁላል ቢበላ አመከራለሁ እንቁላል መክሰስ ሰዓት ላይ ቢመገቡ ምናምን ነገር። አብዛኛው የኢትዮጵያዊ ህብረተሰብ ግን መክሰሱን የሚበላው ብዬ የማስበው ዳቦ በሻይ ነው። ይሄን ዳቦ በሻይ እየበላ እየመጣ ነው እኛ እንደዚህ አእምሮአችንን የሚያሳምመን ዳቦ በሻይ አልመክርም። ምክንያቱም እንዳልኩበት ምክንያት ዳቦ አእምሮ ያጠባል ይባላል። እኛ አካባቢ ጋ ዳቦ አትብሉ ዳቦ አእምሮ ያጠባል። ዳቦ በሻይ አትብሉ ነበር ነበር ልጅ ራሱ አሁንም። ብባላ ቤት ቢያዩኝ እንደዛ እየበላሁ ምናምን የምቆጣ ይመስለኛል በዚህ እድሜ ምናምን የምቆጣ ይመስለኛል ዳቦ ምናምን እንባላለን ቤት ውስጥ ዳቦ በሻይ አትብሉ ምናምን ነገር። ወይ እንጀራ ብሉ ዳቦ ዝም ብሎ ነው ሆድ የሚሞላው እንጂ። ያን ያክል ጥቅም የለውም እንባላለን እንጀራ ብሉ እንጀራ ስትበሉ በውስጡ የተለያየ ነገሮች አሉ። ሆድ ቶሎ እንትን አይልም ምናምን ነገር እና ወጥ ሲሰራ ከብዙ አይነት ገብአቶች ናቸው ምናምን ነገር እና የዛ ሁሉ ግብአባት። ታገኘዋለህ በአንዴ ምናምን እንባላለን እና እንደዛ ለዛ ይመስለኝም። ይሄን ዳቦ በሻይ እየበላ እየመጣ ነው እኛ እንደዚህ አእምሮአችንን የሚያሳምመን ዳቦ በሻይ አልመክርም ምክንያቱም እንዳልኩበት ምክንያት ዳቦ አእምሮ ያጠባል ይባላል። እኛ አካባቢ ጋ ዳቦ አትብሉ ዳቦ አእምሮ ያጠባል ዳቦ በሻይ አትብሉ ነበር ነበር ልጅ ራሱ አሁንም ዳቦ ሰው ቤት እየሄደ ይበላ ነበር ምናምን ነገር አትብላ እንለዋለን እኛ። እና አይሰማንም ነበር ግን በቃ ለሱ ሲባል ሁሌ። ከእኔም ስመለስ ከስራ ወይ ደግሞ አባቴ ከስራ ሲመለስ። ዳቦ ይዞለት ይገባል በቃ እኛ ሁላችንም እንጀራ ነው የምንበላው በቃ ዳቦ አንበላም ብለን ስለምናስብ። ዘመን በቃ ለሱ ዳቦ ይዘን እንገባለን። ለምን ቅር ቅር ይሰኛል እያለ መክሰስ ሰዓትም ሊበላው ይችላል። ወይ ደግሞ ጠዋት ጠዋት ቁርሱን ሊበላው ይችላል በማር ማራት ቀብቶ ምናምን ነገር። እኔ ዳቦ አልወድም እኛ የሚቀባባ ነገር አልወድም እኔ። አሁን እኔ ጨጨብሳ ካገኘው በቂ ነው ብዬ አስባለሁ። ወይ ቁርስ ሰዓት ላይ ምናምን። ቁርስ ላይ ደግሞ ብበላና። የምወደው የምለው ደግሞ እንደ ቀኑ ይወስናል። እሁድ እሁድ ከሆነ ገንፎ ይበላል እኛ እሁድ እሁድ ሲሆን ገንፎ ይበላል እና አሪፍ የሆነ ራሱ ተሞክሮ ነው። ቤተሰቦቻችን እንዳለን እንሰባሰባለን ምናምን ነገር እና አብረን ክብ ሰርተን ነው ገንፎ ምናምን ምንበላ የነበረው እና። በጣም አሪፍ የሆነ ተሞክሮ ነው። ይጣፍተኛል አብረን ተሰብስበን ስንበላ ምናምን ያለው ነገር እና እሱ ራሱ አንድ ሚሞሪ

በስራ ጊዜ እረፍት ታደርጋለህ ወይ? ለሚለው ጥያቄ በጣም የሆነ አሪፍ የሆነ ጥያቄ ጠይቀኸኛል ብዬ አስባለሁ። በስራ ጊዜ እረፍት አደርጋለሁ ወይ አዎ በስራዬ ጊዜ እረፍት አደርጋለሁ። ምክንያቱም ምሳራው ስራ ብዙ ውጥረት ይጠይቃል ብዙ ጉልበት ይጠይቃል ብዙ ማሰብ ይጠይቃል እና በየመሃሉ በየአርባ ደቂቃ ወይ በየአንድ ሰዓቱ። ለአሥራ አምስት ደቂቃ አስራ አምስት ደቂቃ ያክል ወይ ለአስር ደቂቃ ያክል አእምሮዬ ማረፍ አለበት ብዬ አስባለሁ። ምክንያቱም በዛ በትንሽዬ በማርፍበት ጊዜ ብዙ የተለያየ ነገር አዳዲስ ነገሮች ሊመጡልኝ ይችላሉ ምናምን ነገር እና አሪፍ አሪፍ እንትን ናቸው ብዬ አስባለሁ። ማረፍ አለብን ድካም ሊኖር ይችላል ምናምን ነገር እና ለዛ ለዛ ምክንያት እረፍት ያስፈልጋል ብዬ እኔ በግሌ አስባለሁ። የምሰራው አርክቴክቲንግ እንደመሆን የተነሳ ሁሉ ነገር የምትሰራው የአእምሮ ስራ ነው። የአእምሮ ስራ ማለት። ክሬቲቭ መሆን አለብህ ወይም ደግሞ አዲስ ሳህ ፈጠራ ማድረግ መስራት አለብህ አዲስ ፈጠራ መጠቀም አለብህ ታይቶ የማይታወቅ ነገር ልትሰራ ስለሆነ መስራት ነው ያለብህ እና። እነዛ እነዛን ለማድረግ ስትል አዳዲስ ነገር መሞከር አለብህ አዳዲስ ነገር ስትሞክር ደግሞ ለየት ያለ ነገር ከራስህ አእምሮና ከራስ ጭንቅላት ነው። ነገሮች እንዳለ የሚፈሱት ያሉት እና እነዛን ነገር በቃ ላለማበላሸት እና ላእንትን ለማለት ትሞክራለህ እና በጣም ውጥረት ይፈጥርብሃል ጭንቀት ይፈጥርብሃል እንዳይበላሽብኝ ከአሁን ከአሁን ሊበላሽብኝ ነው። ይሄ ሁሉ ሰዓት ሰርቼ ደግሞ ሊበላሽብኝ ነው ሰው ባይወደውስ የሚባል ነገር የሚለውን ነገር አእምሮ ውስጥ ይደጋገማል እና እሱ ለማሸነፍ እሱን እንትን ላለመደረግ ስትል በየአሥራ አምስት ደቂቃ በየአንድ አንድ ሰዓት ውስጥ ማረፍ አለብህ። አእምሮ ብዙ መጨነቅ የለበትም ደግሞ ተጨንቀ ስትሰራ ደግሞ የምትሰራው ስራ እንዳለ ይበላሻል ወይ ደግሞ የምትሰራው ስራ እንዳለ በፍጥነት ከሆነ የምትሰራው ስራ በቃ ለብር ነው እንጂ ለበፍላጎት ለፍላጎት አይደለም ወይ ለእንትን አይሆንም። በዛ በዛ ምክንያት እኔ እረፍት አለማድረግን አልወድም። እኔ ለምሳሌ አሁን ዶክተሮች ራሱ ሰርጀሪ በሚያደርጉበት ሰዓት በሰርጀሪ የሚደረግበት ክፍል ውስጥ የሆነ ሰዓት እረፍት ያደርጋሉ። ምክንያቱም ቆመው ነው የሚሰሩት ምናምን ነገር ጭንቀቱ አለ ካሁን እኮ ያ ሰውዬ ሞተብኛ አልሞተብኝ የሚባለው ጭንቀት አለ። በዛ ደግሞ አንድ አይነት ቀለሙን የሚመለከቱት ቀስም ቀይ የሆነ ቀለም ቢሮ ውስጥ ማነው እንትን ወስጥ የሚመለከቱት ምናምን ነገር እና በጣም ይከብዳችኋል ብዬ አስባለሁ። እንደውም ሰሞኑን የሆነ ሰውዬ ታስሯል እንደዚህ በኦፕራሲዮን ላይ እንደዚህ እያደረገ ሰርቸሪ እያደረገ ምናምን ነገር በሚያርፍበት ጊዜ ከሆነ ዶክተር ጋር የሆነ ግንኙነት ሲፈጽሙ ተይዞ ምናምን ነገር ሁለቱም ከስራ ተባሯል። እና ይሄን እኮ ህግ ፊት ቀረበ ምናምን ነገር እና እኔ ምንም እያደረኩ አልነበረም። በማረፌ ሰዓት ነበረ መብቴ ነው ምናምን እያለ ሲከራከር ነበር እሱ ራሱ አንድ የሚያስቅ መልስ ነበር የተናገረው የነበረው እና እንደዛ እንደዛ ነው ማረፍ አለብን ነው ይሄ ሁላ ነገር ከማረፍ የተነሳ ነው ማረፍ አለብን። እንትን ማለት አለብን ብዬ አስባለሁ እኔ መዘናጋት የለብንም በቃ ባለማረፍ ብዙ ነገሮች ይመጣል አሁን እረፍት ሲባል ራሱ አንዳንድ ሰው ቁጭ ብሎ ማረፍ ብቻ ሊመስለው ይችላል እንቅልፍ ራሱ ሊሆን ይችላል። እንቅልፍ የሰው ልጅ ጠቃሚ ነገር ነው እንቅልፍ ሰው ሳይተኛ እንዴት ቀኑን ሙሉ ሊራመድ ይችላል ብዬ አስባለሁ። እኔ እንቅፍ ለሰዎች በጣም ወሳኝና ጠቃሚ ነገር ከሚባሉት ዝርዝሮች ውስጥ እንዳለ መካተት ያለበት ነገር ነው። እንቅልፍ ለብቻው ተብሎ እንትን ማለት አለበት የሰው ልጅ አእምሮ የሚሰራው እንቅልፍ ሲተኛና እንቅልፍ ሳይተኛ ይለያያል። እንቅልፍ ሲተኛ በቃ ሁሉ በቃ ጎበዝ ይሆናል ፕሮዳክቲቭ ይሆናል ንቁ ይሆናል የስራ ፍላጎቱ ይጨምራል። እንቅስቃሴዎችን የማድረግ እንትኖች ይጨምራል ምናምን ነገር እንቅልፍ ሲተኛ የማይተኛ ሰው ደግሞ በተቃራኒ ነው የሚሰራው ስራ እንዳለ የተበላሸ ነው። መስራት ይከብደዋል ለስራው ፍቅር ይቀንሳል ምናምን ነገር እና በዛ በዛ ምክንያት እንቅልፍ ራሱ እረፍት አለማድረግ በጣም እንትን ጎጂ እንደሆነ ትመለከታለህ። አንዳንድ ሰው ነበር ማወቀው ሰው ነበር በእንቅልፍ ማጣት በጣም በሽተኛ ሆኖ መራመድ እስኪከብደው ምናምን ነገር አእምሮ አልሰራም እያለው እሱ በቡና ሱስ የመጣ ነው። እንደዚህ ያደርግ የነበረው በቡና ሱስ የመጣ ነው። ልጁ እንደዛ ያደርገው ማለትም ቡና ሁሌ ነበር የሚጠጣው በየምናምን ሰዓቱ በደንብ ይጠጣል በቀን ውስጥ ምናምን ብዙ ብዙ ካፕ ይጠጣ ነበር ወይም ብዙ ሲኒ ወይም ብዙ ኮንት ይጠጣ ነበር እና ቡና ደግሞ በተፈጥሮ አነቃቂ ነው። አነቃቂ ነው እና እንቅልፍ አይወስደውም ሰውየውና በዛ ምክንያት በቃ ሳይተኛ ምናምን ሶስት ቀን ምናምን ይቆያል ዝም ብሎ እና ይታመማል በቃ አእምሮ ማሰብ ያቆማል ምናምን ቀኑን ሙሉ ወይ ጅዝብ ብሎ ይውላል ምናምን ነገር በቃ አእምሮ መስራት ያቆማል። ዝም ብሎ አይኑን እንደገለጠ ምናምን አእምሮ መተኛት እየፈለገ እሱ አይኑና አንቱ ደግሞ መተኛት ይከብደው ነበር እና በዛ በዛ ምክንያት ሰውየው በጣም ታመመ። በቃ ለረጅም ጊዜ ታመመ የሚተኘው ምናምን ነገር አሁን ቅርብ ጊዜ ስትጠይቅ መርፌ እየተወጋ መድሃኒት እየተወጋ ምናምን ነው እንጂ መተኛት ከበደው ምናምን በቃ በሽተኛ አረገው ሰውየውን በአንዴ ጤነኛውን ሰውዬ እና እንቅልፍ በጣም ወሳኝ ነገር ነው ብዬ አስባለሁ። የሰው ልጅ በጣም ጠቃሚ ነው ብዬ አስባለሁ። እና ተኙ

የዝናብ ውሃ ትሰበስባለህ ውይ? ለሚለኝ ጥያቄ የዝናብ ውሃ አሁን ላይ አልሰበስበም ይሄን በየቤታችን የውሃ አቅራቦት በደንብ ስላለ የውሃ ዝናብ አንሰበስብም ግን በጣም አሪፍ የሆነ ጥያቄ ነው የጠየቅኝ የዝናብውሃ ትሰበስባለህ ወይ ለሚለው ግን ልጅ እያለሁ ምናምን በአካባቢያችን የነበረ እንትን ዘውሃ በቧንቧ ምናምን መስመር ጥሩ አልነበረም እና በሳምንት አንድ ቀን ነበር የሚመጣልኝ ነበር እና ዝናብ በዘነበ ቁጥር ምናምን በሳፋ ወይ በባልዲ ምናምን ወይ በጄሊካ እየሰበሰብን ነበረ ውሃ ስንጠቀም የነበረው እሱን ያው ለአንተ ለአንተ ነበር ለልብስ ማጠቢያ ነበር ስንጠቀምበት የነበረው ወይ ደግሞ ለታንሽ እቃ ለማጠቢያ ምናምን አገር ነበር በዝናቧ ስንጠቀም የነበረው ለመጠጣት ምናምን አይሆንም ነበር የዝናብ ውሃ ይመስለኛል ቆሻሻ ነው ከጣራ ላይ ስናወርድ ጠብቀን ምናምን እናደርግ የነበረው እና በዛ በዛ ምክንያት እኔ ዝናዋ ለመጠጥ አንጠቅም ነበር ግን አሁን ለዝናብ ውሃ አንጠቀም ሁላችንም ይመስለኛል የሙሉ የኢትዮጵያ ህብረተሰብ አቁሟል ብዬ አስባለሁ በቃ የውሃ ፍላጎቱን ተደራሽነቱ በጣም በመስፋቱና ሁሉም በመስተካከሉ ውሃ በየሳምንቱ እኛ ጋር የሚኖርበት ቤት ተረጃ የወጣበት ቤት በየጊዜው ውሃ አለ ሃያ አራት ሰዓት ውሃ አለች ውሃ እንደ ልብ ነው ምናምን ነገር በፈለኩት ሰዓት ውሃ ትመጣ አገኛለሁ ምናምን ነገር እና በዛ በዛ ምክንያት አይ የሆነ ነገር አግኛለሁ ብዬ አስባለሁ እና ደግሞ አንዳንድ ክፍለ ሀገሮች ጋር የዝናብ ውሃ ቢሰበስቡ እኔ እገግፋለሁ ውሃ የሚያገኙበት ቦታ ከሆነ እንዲሰበስቡ አደርጋለሁ ግን ውሃ የማያገኙ የሚገኝበት ቦታ ሆኖ ደግሞ የዝናብ ውሃ ባይሰበስቡት ባይሰበስቡም ጥሩ ነው አይከፋም ቢሰበስቡም ግን ባይሰበስቡ አሪፍ ነው ብዬ እኔ አስባለሁ እኔ ልጅ እያለሁ በምሰበሰብበት ጊዜ የሚያጋጥሙኝ ነገሮች ነበሩ እና በጣም የሚያስቀኝ ነገር እኔ ልጅ ነው እዛ ቤት ድሮ ቤታችን በነበርንበት ሰዓት በምናደርግበት አለ በቃ ዝናብ ሲዘንብ ሁላችንም ውጪ ነበረን እያበሰበሰን እየተጫወትን ነበረ ውሃ መንካድ ነበረው ምናምን ነገር ዝናብ ሰንብ ደግሞ ውጤታማ መጣ ነው የሚተማመን በቃ እንደዚህ የስራውን አራጥን በቃ መሬት የትንከባለልን ምናምን ቀጭቃ በጭቃ እየሆነ ነበረ እንትን የምናደርግ የነበረው ውሃ ስንከዳ ነገር የነበረው የዝናብ ውሃ ስንጠቀመው የነበረው እና በጣም ይስቅ ነበር ያ ያ የልጅነት ጊዜያችን ምናምን ነገር አሁን ሳስበው ይገርመኛል እኔ ያ ሁሉ ነገር አደርግናለሁ ብዬ እላለሁ በጣም ይገርማል ይደንቃል በጣም ይገርማል ይደንቃል እኔ እንደዚህ ያን ነገር እኔ አደርጋለሁ ብዬ ባስቤ አላውቅም ግን አሁን ባደረገው ራሱ በጣም ደስ የሚለኝ ይመስለኛል ከጓደኞቻችን ከተበስበን ምናምን ዝናብ ላይ ብንሮረጥ ምናምን በጣም ደስ የሚል ስሜት አለው ብዬ አስባለሁ ምክንያቱም በቃ ልጅነት አይመጣም እና በቃ መመለስ ስለማንችል ያ ያለፍነውን ነገር ምናምን እንዳለ እንትን ማድረግ ብዬ አስባለሁ እና በተጨማሪ የዘራ ውሃ ከአንዳንድ ሰፈሮች ይጠቀማሉ አባዬ አይጠቀሙም ማለት ነው አንዳንዴ ዝናብ ውሃ አይሰበስቡም እነዚህም አባይ የኛ ነው ጣና የኛ ነው የአለማችን በረጅም መንገድ የሚጓዘው ወንዝ የኛ ነው እና አሁን አባይ ግድብ እንደመገደቡ እና አባይ ግድብ እንትን በመደረጉ የሚፈሰው ውሃ እንዳለ በቃ ለእኛ ሆኗል አሪፍ የሆነ እንትን ሆኖልናል ምናምን ነገር እና አሪፍ ተሞክሮ ነው እሱ ራሱ በጣም ደስ የሚል ተሞክሮ ነው ሰዎች በቃ ምናምን ነገር

በጣም አሪፍ የሆነ ጥያቄ ነው የጠየከኝ ብዬ አስባለው ጨው በጣም ትወዳለህ ወይ? ለሚለው ጨው በጣም አልወድም ግን ጨው ሲበዛበት አልወድም ጨውን ሲያንስበትም አልወድም ይሄን ያልኩበትም ምግብ ያልኩበትም ምክንያት ጨው ሲበዛ ጣዕም እንዳለ ጨው ጨው እያለ መራራ ይሆናል ጨይ ሳልቲ ሳልቲ የሚባል ነገር ጣዕም አለ እና እነሱን እሱን ነገር አልወድለትም አይጨው ሲበዛ። ጨው ሲያንስ ደግሞ በጣም ይከብደኛል እኔ ጨው ሰው እንዴት ካልጨው እንደሚመገብ ካላጨው እንዴት ስራው እንደሚሰራ አላውቅም ምግብ ካላጨው እንዴት እንደሚጣፍጥም አላውቅም እኔ በቃ እኔ ጨው መጠነኛ ሆኖ ለኔ አሪፍ ነው ብዬ አስባለው ጨው በጣም ለሰው ልጅ ጠቃሚ ነው። ባይበዛበትም በቃ በቃ መካከለኛ የሚባለው የጨው አጠቃቀም አለ አንዳንድ እዛ በቤት ውስጥ አሁን እኛ ቤት ፋዛሬ ለደም መብዛት ምናምን ያሟል አና ለሱ ሲባል ለቤት ውስጥ የሚሰሩ ምግብ ምናምን ነገር ካለ ጨው ነው የሚሰራለት ለሱ ሲባል እና በቃ ራሳችንን በምንፈልገው መጠን ጨው እየጨመረ የምንበለው ለሱ ካለችው የሰጠውና ለኛም በጨው ራሳችን እያደረግን እንድንጨምር ነበር የሚያደርጉን እና ይገርመኛል ለሱ ሲባል እኛም ስንቀጣ ምናምን ነበር በጣም የምንቀጣው ምናምን ነገር ጨው በጣም አትጠቀሙም ምናምን ተብሎ ከዛ ቤቱም ደግሞ ማዘር ደግሞ ለመጀች ደግሞ እንደሱ መብላት ካለ ጨው መብላት ለመደች ምናምን ነገር ከዛ በቃ እኔ እኔ እኔ ብቻ ከበደኝ ካለ ጨው መብላት። ምንም ጣም ጣም ጣም ጣም ጣዕም ራሱ ይጠፋብኛል በቃ ውሃ አሁን ለምሳሌ ሽሮ የምንበላ ከሆነ ሽሮ ዱቄቱና ውሃ በቃ ካለ ጣዕም ምንም ቁሌ ግራ ይገባል ከ ምግቡ እንዳለ ጣዕም የለውም ምን የለውም ምን የለውም ለዛ ጨው መደረግ አለበት ብዬ አስባለው የሆነም ጓደኛ አለኝ እንደዚህ ጨው የማይወድ በቃ ጨው ሲጨምር ምግብ ላይ በቃ የሚመረው ምናምን ትንሽ ከተጨመረበት ግን በጣም የሚመራው ምናምን ነገር እንደሱ አይነት ልጅ አለ በጣም በቃ ሚያጋንን ልጅ የሚጨምረው ተጨምሮ በዛ ጨው አበዛችሁብኝ ምናምን ነገር አሁን ካፌ መስለት ሄደን ካለ ጨው ስጡኝ ምናምን ብሏቸው እኔ ይመስለኛል እጨው ጨመሩበት መሰለኝ ትንሽዬ ትንሽዬ ጨምሩበት ያው ይጣፍጣል ምናምን ምናምን ብለው ከዛ እሱ በጣም በቃ ጓለ ምናምን ነገር በጣም ተቆጣ ምናምን ነገር እና ለምን ጨመራችሁበት ምናምን ብለው መለሰ። የታዘዘውን ምግብ መለሰላቸው ከዛ አረ እኔ አሄንን አብላለው ምናምን ነገር ብዬ የተመለሰው ነው። አስቀሪቼ የለም ለሱ አዲስ ታዘዘለት ምናምን ነገር እንደዚህ አይነት ሰው እንደዚህ አይነት ሰውም አለ ጨው በጣም ሲበዛም ሲያንስም የማይወድ ሰው አለ። አክስቴም ደግሞ አለች በቃ ምንም በቃ ምንም የለውም ቁጭ አሁን ለምሳሌ ምንም ጨው የሌለው ጨው አለው ብላ ትከራከራለህ በጣም የሚገርመኝ እኔ ምንም ጨው እኮ የለውም። ሁላችንም ሰንቀምሰው ጨው የለውም ጨምሪልን አያልናት እሷ ከዚህ በላይ ምን ልትሞቱ ነው ወይ እያለች ትቆጠናለች ምናምን ነገር ይገርመኛል እኔ ሰው ለምን እንዳያንክል ጨው እንደሚወድ ምናምን ነገር ወይ እንደማይወድ ምናምን ነገር በቃ ጨው መካከለኛ ምንም ብትቆጠብ ምንም ቢያምም ራሱ ጨው በመጠነኛ ነው። መደረግ ያለበት ብዬ እኔ በግሌ አስባለው እኔ እንዲህ አይነት ካልሆነ ጨው ጨው ምግብ ውስጥ ከሌለ ጨው ራሱ ጥቅም ያለው ብዬ አላስብ።

አሪፍ የሆነ ጥያቄ ነው ጠየከኝ ቅርጫት አለክ ወይ ለሚለው ጥያቄ አዎ ቆሻሻ ማስቀመጥበት ቅርጫት አለኝ። ማንኛውም አይነት ቆሻሻ ምጥለበት ለምሳሌ እንደ ሶፍት ሃይላንድ ምግብ የበላሁበት የብስኩት ልጣጭ ምናምን ነገር የምጥልበት የራሴ የሆነ የቆሻሻ ማስቀመጫ ቅርጫት አለኝ። እንዲሁም በሌላ ደግሞ የ ልቆሻሻ ልብስ ማስቀመጥበት ሌላ ራሱን የቻለ ትልቅየ ይቅርጫታ አለኝ። እዛ ላይ በቃ ሰሞኑን ሳደርጋቸው የነበሩት ልብሶችን አውልቄ ማስቀመጥ እዛ እና እስከማስቀምጠው እና እዛ እንዲታጥዕብ ማድረገው እዛ ቅርጫት ውስጥ ሳስገባው ነው። እና በዛ ቅርጫት ላይ በጣም የሚገርመኝ ነገር ያለው የስዕል ጥበብ ነው። ቅርጫቱ ላይ አንዳንድ መስዕሎች አሉት አንዳንድ ደስ ደስ የሚል ዲዛይኖች አሉት። እና በጣም የሚገርመኝ ያለ ያን ቅርጫት ሳየው ምናምን ነገር እንዴት ነው የሰሩት? ብዬ በራሴ እገረማለሁ። የቆሻሻ የምጥልበት ቅርጫት ላይ ሜሲ ይላል ሜሲን በጣም ስለምወደው ለማቅም በሱ ስም ነበረ። የገዛሁትና ከስተመር ነበር ያሰሩት እሱኛውን ቅርጻትና በጣም አሪፍ የሆነ ቅርጭዐት እንትን ነው። ሌላ ደግሞ መኝታ ቤቴ ውስጥ የቅርጫት ኳስ መጮወችሃ አለ። ሪንጉ ወይም ቅርጫቱ እሱ ራሱ አለኝ። ከነ ባስኬትቦሉ እና ትንሽዬ ነች ሲደብረኝ ሲደብረኝ ወይም አእምሮዬን ሪላክስ ወይም ለማፍታታት ወይ አእምሮዬ ሌላ ነገር እንዳስብ ለማድረግ ከፈለኩኝ እዛ ሜንታ ቤቴ ውስጥ እንድጫወት እጫወታለሁ። እንትኗን በቃ በቅርጫት ኳሷና በቅርጫት ብጮዋቻ እንትን ባስገባ እጫወታለሁ በቃ ሊትራሊ ወይም ባስኬት ቦይ የተጫወትኩት ማለት ትችላለህ። ትንሽዬም ብትሆንም ባስኬትቦል ወይም ቅርጫት ኳስ የተጫወትኩ እንደሆነ አስባለሁ። አምሮዬ ሌላ ነገር እንዲያስብ ወይም ጥሩ ነገር እንዲያስብ ከሌላ ከመጥፎ ነገር ላይ ለመወሰን ሳስብ እንደዛ እንደዛ አደርጋለሁ። ስለ ቅርጫት ስናወራ እኔ ብዙ ቅርጫቱን በለብት አይደለም መጠቀም ቅርጫቱን የቆሻሻ ቅርጫቱ ምክንያቱም ቅርጫቱ ላይ ከሆነ ቆሻሻ ይይዛል ግን ከቅርጫቱ ውስጥ ደግሞ ፌስታል እደርብበታለሁ ምክንያቱም ለማውጣት ቆሻሻውን ለማውጣት ራሱ የሚጠቅመኝ። አለቃቀም እምባ ነው ሁሉንም ስለጋቀምተናለም ግን አንዴ ፌስተር ነፍን አድርጌ ነበር አይዤው ለቆሻሻ ለሚሰበስቡ እሱ ወይም ለእንትኖችም እሰጣቸው እና ለኔ ራሱ አያስቸግረኝም። ለቆሻሻ ገዝለማ ሳወጣ ምናምን ነገር። የልብሴን ስንሰራ አድርግ ደግሞ ልብሴን ደግሞ በቅደም ተከተለው ሁለት አይነት የልብስም ቅርጫፍ ቅርጫፍ ማስቀመጥበት አለ። አንደኛው ሱሪ ነክ ነገር ማስቀመጥበት ነው። አንደኛው ደግሞ ቲሸርት ሹራብ ማስቀመጥበት ነው። ሰሞኑ ሳደርጋቸው የነበራት የነበሩትን ቲሸርቱን ምናምን በአንድ በሰሚያዊ ቅርጫት ማረገው። ሱሪው ምናምን የቆየ ነካካ ደግሞ ከሆነ ደግሞ በሀረንጓዴ ነው እና ሁለት አይነት ቅርጫት ነው የማለት ነው። አንደኛ የቆሻሻ እንትን መጣያ ነው አንደኛው ደግሞ የልብስ ነው። የልብስ ደግሞ ማስቀመጥ ደግሞ ሁለተኛ የልብስ ማስቀመጥ አለኝ። አንደኛው አረንጓዴና አንደኛው ሰሚያዊ ነው። ሰሚያዊው የቲሸርት እና ለሹራብ ቀልቀል ቀል አረንጓዴው ነገር የሚደረግ ናቸው አረንጓዴው ደግሞ ለሱሪ ነገር እና ቆሸሽታሉ እንደዚህ አልጋ ለብሳን ሶላ ምናምን ነገር የሚከተትበት ናቸው። እና በዛ በዛ ምክንያት ነው እኔም እንትን ማድረግ የምወደው የምሰበስበው እንደዚህ አይነት ነገር እንዳለው ነው። በቃ ሁሉን ነገር እንትን እንዳለው ነው። አሪፍ አሪፍ ነገር

የሙዚቃ መሳሪያ መጫወት ትችላለህ? ወይ ለሚለው ጥያቄ በጣም አሪፍ የሆነ ጥያቄ ነው ጠየከኝ በጣም ይሆን ደስ የሚል ነገር ጠየከኝ እና የሙዚቃ መሳሪያ መጫወት ትችላለህ? ወይ የሚለው ጥያቄ አዎ የሙዚቃ መሳሪያ መጨወት እችላለው። የመጨወተው የሙዚቃ መሳሪያ ጊታር ይባላል። ጊታር እና ፒያኖ መጫወት እችላለው ፒያኖ ማለት ነው ፒያኖ ወይም ኪቦርድ መጫወት እችላለው የቻልኩበት ምክንያት በሙዚቃ ላይ የእንትን በጣም አሪፍ ስለነበረ ነው። የሙዚቃ በጣም በጣም ከመዉደዴ የተነሳ ለሙዚቃ ምሳሪዎች ያለኝን ፍቅር በጣም አሳድሮብኛል ብዬ አስባለው በምሄድበት ቦታ እንዳለም ጊታሬን ይጄ የምንቀሳቀሰው እና በሄድኩበት ቦታ ላይ ማቃቸው ጓደኛዬ ጓደኞቼ ጋር ቆምኩኝ እንድዘፍን እንድጫወት ያረጉኛል በጊታር ወይ ፒያኖን ካገኘን ደግሞ ፒያኖ ይለን እንድን ከፍት እንድን ጫፍ እንድ አንድዝና ያረገናለን ብዬ አስባለው። እንዴት ፒያኖ እና ጊታር እንደቻልክ አልከኝ ፒያኖ በግል ነው የተማርኩት ፒያኖ ሰፈራችን ውስጥ የሚያስተምር ሰውዬ ነበረ። እና እዛ ሄጄ እየተማርኩኝ ተመላለስኩኝ ቢያንስ ስድስት ወር ተምሬያለው ከእሱ ጋር አሪፍ የሆኑ ነገሮችን ተምሬያለው አሪፍ አሪፍ የሆነ እንትኖቹን አውቄያለው ብዬ አስባለው በፒያኖ የሚያስፈልጉኝ ነገሮች እንዳለ አውቄያለው እንዴት እንደሚመታ እንዴት አያያዝ እንዴት አዲስ ነገር ማወቅ እንዳለብኝ ስለ ፒያኖ አምባሰል ባቲው ትዝታ ነውና ምናምን ነገሩን አንዴት መጫወት እንዳለብኝ ምናምን ነገር እዛ ሰውዬው ራሱ አሳይቶኛል እና በጣም ይገርማል እንደ ያን ነገር ሰመጫወት በመቻሌ ምናምን ነገር ኪቦርድ ሻልክ ማለት ደግሞ በቃ ሁሉንም ሙዚቃ መሳሪያ እንደ ቻልክ ነው የምቆጠረው። ምክንያቱም ኪቦርድ ላይ ድራም አለ ጊታር አለ ሳክስ ፎን አለ በቃ እንዳለ ትናንሽ የሚባሉት ነገሮች እንዳለ ኪቦርድ አለ መጫወት ትችላለህእና። በዛ በዛ ምክንያት እኔ አሁን አንድ ዘፍን አቀናብር ብባልና ቢሰጠኝ ማቀናበርና መስራት አይከብደኝም ፕሮዲዩስ ማድረግ አይከብደኝም ብዬ አስባለው። ይሄ ያልኩበት ምክንያት ሁሉንም በአንዴ መጫወት ስለምትችል በቃ በጊታሩ በ በ ምንድነው ስሙ በኪቦርዱ ሁሉንም አይነት እንትኖችን መጮህ ስለምችል ነው እንደዛ ማለት የቻልኩት። የ ጊታሩን ግን እንዴት ተማርክ ለሚለኝ ጥያቄ አዲስ አበባ ውስጥ ያሬድ ሙዚቃ የሚማርበት ትምህርት ቤት አለ የአዲሳባ ዩኒቨርሲቲ ግቢ ነው እዛ ነው የተማርኩት አድሳባ ሙዚቃ ጊታር ሙዚቃ ለመማር ገብቼ ነበር እዛ አራት አመት ወይ ሶስት ሶስት አመት ከግማሽ ወይ አራት አመት ነው የቆየሁት እዛ እና በመቆየት በቆየሁበት ጊዜ ብዙ ነገር ተመራያለው ብዙ ጓደኞች አፍርቼያለው። ልክ ደግሞ ተምረን ልክ እንደጨረሰን መጀመሪያ ያደረግነው ነገር ቀጥታ ወደ ትምህርት መክፈት ነበረ። ማስተማሪያ ትምህርት የተማርነውን ነገር ለአዲስ መማር ለሚፈልጉ ልጆች እየሄደን ማስተማር ነበር ፍላጎታቸው የነበረው እና ናሁ የተባለ ሙዚቃ ትምህርት ቤት ከፈትን ወደ መገናኛ አካባቢ ነበረና እሱን ከፈተን አሪፍ የሆነ አንትን ነበረ መጀመሪያ እስክንጀምር ድረስ ያው ሰው አያውቀንም ነበረ። ተማሪም ብዙ አይመጣልኝም ነበር እና ይከብድ ነበር የመጀመሪያዎቹ ሶስት አራት ወራት ነበር ከዛ ቦኋላ ኢንተርኔት ላይ ያለውን ነገር ስንቀርጽ ተማሪም እየመጣ ስንት ስም አሪፍ የሆነ ኢንጌጅመንት ፈጣር ከሰዎች ጋር አሪፍ የሆነ አንትን አገኘን ምላሽ አገኘን የሚሰጠን ኮመንት ወይም አስተያየት አሪፍ አሪፍ ሆኖ ነበር እና በዛ በዛ ምክንያት የሚመጣ ሰው እየመጣ መማር ጀመረ ግን አሁን አሁን አሪፍ የሆነ ቢዝነስ ላይ ነው ያለነው። እና በተጨማሪ ቤት ለቤት እየሄድኩ አስተምር ነበረ አንድ የተከፈለኝ ለግሌ በሰአት ስድስት ሺህ ብር እያስከፈልኩኝ አስተምር ነበር ይሄም ቢያንስ ስድስት በሰአት ያም በሳምንት በሳምንት ስድስት ሺህ ብር እያስከፈልኩኝ ነበር ማስተምረው የነበረው እና በሳምንቱ ሶስት ቀን እና አራት ቀን እየሄድኩኝ አስተምራለው። እና አሪፍ የሆነ ልጆች ነበሩ ልጆቹ ራሱ በጣም ጎበዝ ናቸው። ለጊታር ተምርተን በጣም እንደዚህ አይነት ፍላጎት አላቸው ብዬ አላስብም ነበር እና በጣም ጎበዝ ነው እንጂ በመጀመሪያ ቀን ነው አያያዙን የቻሉት እኔ ደግሞ ጊታሪ በጣም የወዱ ስለነበረ እኔም ከነሱ ልጆቹም ጎበዝ ስለሆኑ በደንብ እነዚህ ልጆችች ማወቅ አለባቸው እኔ የማውቀውን ነገር እንዳለ ማከፍል አለብኝ ብዬ ስለማስብ በጣም በቃ አያያዛችሁን አይቼ እነዚህ ከ ከህክ ከማስተማራቸው ተማሪዎች ለየት ታሪክ የነበረው ማስተማራችን ደግሞ ፕራይቬት እንደመሆኑ ተነሳ ወይ ደግሞ ለብቻ ከፍለው እንደመማራቸው አንትን አሪፍ የሆነ ነገር ማግኘት አለባቸው ብዬ በማሰብ እኔ እኔ እዛ ውጪ ባሉትን ከሚማሩበት ለየት ያደረገ ለየት ባለ መልኩ ነበር ማስተምራቸው የነበረ እና አሪፍ የሆነ ተሞክሮ ነበር ከእነሱ ጋር ራሱ ከእነሱ ጋር ራሱ አወርተናል እነሱን ከእኛ ቡድን ከመከላከል እንዳይፈልጉ ነግረውናል። ተሞሎ ልክ እንደጨረስነው አንተ የምታስተምርበት ጋ መተኛበት በዛ ታስቀጠረ ሌላ ተ ምናምን እያየው አወራን ነበረ እና ወይ ሌላውን ብራንች ከከፈትን ሌላ ሁለተኛ ብራንች የናሁ ሁለተኛ ብራንች ከከፈትን እነሱን ልጆች ነው እንደ ማስተማሪያ አርገን ጠቀማቸው ያሰብናቸው ምክንያቱም አያያዛችሁ አንተ አንተ ላደርጋችሁ በማየቴ በጣም አሪፍ የሆነ ነገር አይቼባችኋለው እነሱን እንዳስተማር ቀጥራለው

ኦኬ በጣም አሪፍ የሆነ ጥያቄ ጠየቅከኝ ምን አዲስ ነገር መማር ትፈልጋለህ ይላል እኔ አዲስ መማር የምፈልገው ነገር ብዙ ናቸው በጣም እኔ አዲስ ነገር የማውቅ ፍላጎቴ በጣም ከፍተኛ ነው። በጣም ደስ ይለኛል አዲስ ነገር መሞከር አዲስ ነገር ማወቅ አዲስ ነገር ማራግ በጣም ደስ የሚለኝ እና። እነዛ ነገሮች ለምሳሌ ዘርዝር ከተባልኩኝ ወታደር መሆን በጣም ነ እምፈልገው እና እንደ አዲስ ነገር መተምሬ ያ ወታደር መሆን እፈልጋለሁ በተለይ ደግሞ ያ አሜሪካ ወታደር መሆን እፈልጋለሁ። ይሄ ምን አልኩበት ምክንያት ጋር ልጅ እናት ጀመሩ ያሳደረብኝ የጌም ነው ብዬ አስባለሁ። የኮል ኦፍ ዲቲ የሚባል ጌም አለ እና የዛ እንትን በጣም በጣም ከመውደዴ የተነሳ የአሜሪካ ወታደር እንደሆነ በጣም እፈልጋለሁ። ወታደር ብቻ ሳይሆን ልዩ ተልእኮ የሚሰጣቸው እነሱን መሆን ነው የምፈልገው። እንደነሱን መሆን እፈልጋለሁ። ከውድድር እና ውጪ ደግሞ ሌላ ነገር ሆን ብባል ማውም እፈልግም አላውቅም መማር የምፈልገው ነገር ዶክተር ነው ዶክተር መሆን እፈልጋለሁ እና ዶክተሬት ወይም ሜዲሲን መማር እፈልጋለሁ። በጣም ከባድ የሆነ ነገር ነው እንደሆነ አውቃለሁ ምክንያቱም ወንድ ታላቅ ወንድሜ ዶክተር ስለሆነ። እንዲህ እንዳሳለፈ እንዴት እንደነበረ ያሉን ነገር እንደሆነ ነግሮኛል እና በጣም ከባድ እንደሆነ ነገር በቃ ያስቸጋሪ ጊዜ እንደነበረ። በቃ እንዴት በቃ ሁሉ ነገር ደግሞ ከክሴር ቀጥሎ ሁለተኛ የህይወት ማዕድን ነገር ዶክተር ስለሆነ ዶክተር በጣም በቃ መሆን ያስፈልጋል የራሱን ቻለ ጸጋና በረከት ነው ብዬ አስባለሁ። ዶክተር ራሱ መሆን ሌላ ነገር መባል ብታማር መባል ብትፈልግ ግን ይሄ ካፕቴ ወይም ፓይሌት ፓይለት መሆን እፈልጋለሁ። ፓይለት መሆን የምፈልግበት ምክንያት ደግሞ ራሴን ከሰማይ ላይ ትልቅ ማሽን እያበረርኩኝ ከአንድ ሀገር ወደ አንድ ሀገር ከአንድ ሀገር ወደ እኔ ለሀገር መንቀሳቀስ መንቀሳቀስ ስለምፈልግ እና ያለውን ነገር ማየት ስለምፈልግ ካፕቴን የፓይለት ትምህርት መማር እፈልጋለሁ። በተጨማሪ ከሁለቱ ውጪ ቅድም ነገር ተማረና እድል ይሳጣል መማር ቻንስ ታገኛለህ ይሄን ነገር ታማር ቢባል መማር የምፈልገው ነገር እኔ የካፕቴን ነው ካፕቴ የመርከብ ካፕቴን የመርከብ ካፕቴ የመሆን ፈልግበት ምክንያት። እሱም እንደነበርኩ የሆነ ያየሁት ነገር አለ ያሜዲ ፊም ነው እሱም እሱም ካፕቲን ፊሊፕ ባየ የአሜሪካ ፊም ነው። የመርከብ ፊልም ነው እና በዛ ፊልም ነኝ ካፕቴን መርከቧ በሱማሌ ሰዎች በሱማሌ ባሉ ሰዎች መርከቧ ትታግታለች ወይም ሃይጃክ ትደረጋለች እና በዛ ምክንያት። ካፕቴን ፊሊፕ ወይም የካራክተሩ ዋናው ካራክተሩ ወይም ካፕቴኑ ካፕቴን ፊሊፕ እና እሱ ነው እንዴት አድርጎ ሰርቫይቭ እንደሚያደርግ የአሜሪካ ወታደሮች መጥተው እንዴት እነሱን ሰዎችን እንዴት ቴክ አውት ወይ ገሏቸው እንዴት እንትን እንደሚያደርጉ ምናምን ስለምፈልግ በቃ መርከብ በእንደዚህ በጣም ያስደስተኛል በባህር ላይ መቆየት። ደስ በቃ ውሃ እያዩ መኖር ከምድር በውጪ ቀበው አለም ላይ መንፈሳቀስ ማም አይቻቸው ማላካቸውን እንስሳቶች ማየት ምናምን ስናስተስተኝ ውሃው በጣም እወዳለሁ። ካፕቴም መሆን እፈልጋለሁ የራሱን ቻለ ልብድ ሆነ እፈልጋለሁ ለያ ደግሞ መማር የምፈልገው የባህር ሰርጓች ወይም ሰርጓች የሚባሉትን እንትኖችን ነው። መማር እምፈልገው የነሱን ትምህርት በቃ ሙሉ ለሙሉ እኔ ወደ አሜሪካ አምዘን ብላለሁ የሚያልኩበት በቃ ባየኋቸው ነገሮች በምንሰማቸው ነገሮች ወደዛ እንትን ማድረግ እወዳለሁ እና እፈልጋለሁ በዛ በዛ ምክንያት ነው። እንትን መሆን የምፈልገው እነዚህ እነዚህ ነገሮችን ማድረግ ብፈልገው እና በጣም ደስተኛ ነኝ እነዚህ ነገር መማር ብፈልገው። ሌላ እንደዚህ ግን በአቅራቢ አዲስ ነገር ብባልና እንትን ብሎ ዳንስ መማር እፈልጋለሁ ዳንስ በእኔ የዳንስ በጣም ያልተፈጠርኩት ሰው ማለት እኔ እኔ ምንም አይነት ዳንስ አልችልም ምንም አይነት ጭፈራ አልችልም ምንም አይነት ነገር አልችልም በቃ እንዴት አንድ ሰው ኢትዮጵያዊ ሆኖ የሀገር ባህል ጭፈራውን የማይችለው ብዬ አስባለሁ እና ራሴን ሁሌ እታዘበዋለሁ ራሴን ሁሌ ነው የምቆጠው እንዴት የራሴን እንትን አልችልም ብዬ አስባለሁ። ለምን የሆነ ይሄ ነገር እኔም የማልችለው ልማር እልና እና ሰዎቹን ሳያቸው ምናምን ሁላችንም ቤታችን ውስጥ ያሉ ሰዎች እንዳለ አጨፋፋሪ ይችሉበታል ምናምን ነገር እንዴት እንደሚያዝ ቢት አጠቃቀም ሪትም አጠቃቀም ምናምን ይችሉበታል እኔ ደግሞ የእነሱ ተቃራኒ በቃ ዝም ብሎ ሲከፈት በቃ ዝም ብለው የሚዘለው ሰውዬ አለ ዝም ብለው ካለ እንትኑ የሚዘለው እሱ ሰውዬ ነኝ እና ሙዚቃ መማር እፈልጋለሁ በቃ ሙዚቃ መማር በጣም ያስደስተኛል። ብዬ አይስባለሁ እኔ ሌላ የመማር እድልና ተማር ተብሎ እድል ቻንስ ቢሰጠኝ መማር የምፈልገው ያም የሀገር ባል ዳንስ የሀገር ባል ጭፈሮች ነው እንጂ ዳንስ ሳይሆን የሀገር ባህል ደጨፈሮችን እስክስታ ጉራ ያገኘ እትግርኛ እንደዚህ ኦሮምኛ የሆነ የሀገር ባልድ ጭፈሮችን ነበር የምጨፍር የምፈልገው ለዛ ለዛ ይመስለኛል። ማድረግ የምፈልገው እና አሪፍ ሆኖ ተሞክሮ ነው ብዬ አስባለሁ እንደዛ በመማሬና

በጣም አሪፍ የሆነ ጥያቄ ነው የጠየከኝ እኔ ብዬ በግሌ አስባለሁ የጠየከኝ ጥያቄ እና ግጭቶችን ማስተካከል ትችላለህ ወይ? ለሚለው ጥያቄ አዎ የተፈጠረ ችግሮችን እንዳለ ወይ ግጭቶችን እንዳለ መፍታት እችላለሁ። ይሄም የሆነበት ምክንያት እኔ በራሴ በግሌ ማቹር ነኝ ብዬ አስባለሁ። ማቹሪቲ ሚመጣው ደግሞ ወይም ደግሞ ብልሃትና አእምሮ ሩቅ ማሰብ ማለት በዚህ ሚለካውና እና አሁን ለመፍታት ትናንሽ ነገሮች ይሆናል ግጭቶቹን ሊያጣ ሊያስነሳ የቻለው እና እነዛ ትንሽ ነገሮች መፍታት ሚቻልበት ነገር ከተቻለ ግጭቶችን የማያስተካክልና የመፍታት እንትን ችሎታ አለኝ ብዬ በግሌ አስባለሁ። አንዳንድ ሰው እንደ አይነት ችሎታዎቹ ምናምን ነገር ከሌላ በኩል ነው የሚመጣ ብሎ ያስባሉ። ከፈጣሪ ጋር ከፈጣሪ የተሰጠው ስጦታ ነው ብሎ ያምናሉ። ግን ይሄ በማወቅ በማገናዘብ እና በአስተዳደግ ሁኔታ የሚሰጥ ነገር ነው ብዬ በራሴ ደግሞ እደመድመዋለሁ። ከዚህ በፊት ብዙ አይነት ግጭቶች ማስተካከል ችያለሁ። ለምሳሌ ሰዎች ሲፋቱ ምናምን ለመፋታት ተደራርሰው ምናምን ነገር በጣም ተኳርፈው ምናምን ነገር ከእኔ እና ቤተሰቦቼ ጋ በመሄድ እኔ እና ሽማግሌ ሰዎች በመሄድ ችግሩ እንዳይፈታ በዚሁ እንዳለ ማስተካከል እንዳለብን ልጆች እንዳላቸው ቤተሰብ እንዳላቸው እና ዘመድም ዘመድ አዝማዱ ሙሉ እንዳላቸው በማሰብ እንትን እንዳደረጉ አድርገናል ብዬ አስባለሁ። በቃ እንደዛ እንደዛ ነው

አሪፍ የሆነ ጥያቄ አሁን ገና ጠየቅከኝ እኔ እንዲህ አይነት ጥያቄ በተደጋጋሚ በተደጋጋሚ ብትጠይቀኝ አሪፍ ነው። ብዬ እኔ ራሴ በግልዬ አስባለሁ ምሳሌ ያው የጠየቀኝ ጥያቄ መብራት ቢቋረጥ ምን ታደርጋለህ ነው? ምትለኝ እና መብራት ሲቋረጥ መጀመሪያ ማረገው ነገር ሻማ መለኮስ ነው። ክብሪት እና ሻማ ፈልጎ የስልኬን መብራት ተጠቅሜ ክብሪትና ሻማ መፈለግ ነው። እና ክብሪት እና ሻማ ከፈለኩኝ በኋላ ሁለቱን ለኩሳለሁ ሁለቱን ከለኮስኩኝ በኋላ ይዤው ወደ ሳሎን ወይ ወደ አለንበት ቦታ ሁላችንም እንሰባሰባለን። ሁላችንም ክብ ሰርተን እናወራለን ሁላችንም እየተጫወትነ መብራት እስኪመጣ እንጠብቃለን። ልክ መብራት እስኪመጣ ከጠበቅን በኋላ ከመብራት ከመጣው በኋላ ተመልሰን ወደ ነበርንበት መኝታ ቤት ወይ ወደ እዛው ምንቀር እንቀራለን። ምናምን ነገር ግን እኔ መብራት ሲጠፋ በጣም የምወደው ነገር ሁላችንም ቤተሰቦቻችን ሁላችንም እንሰባሰባለን ቤተሰቦች እንሰባሰባለን እንገናኛለን በደንብ ሻማ መለኮስ ነው። ክብሪት እና ሻማ ፈልጎ የስልኬን መብራት ተጠቅሜ ክብሪትና ሻማ መፈለግ ነው። እና ክብሪት እና ሻማ ከፈለኩኝ በኋላ ሁለቱን ለኩሳለሁ ሁለቱን ከለኮስኩኝ በኋላ ይዤው ወደ ሳሎን ወይ ወደ አለንበት ቦታ ሁላችንም እንሰባሰባለን። ሁላችንም ክብ ሰርተን እናወራለን ሁላችንም እሱ እሱ እኔ ሁሌ መብራት በጠፋ ብዬ እንደመኝ አደረገኝ በመብራቱ ተቋርጠ እያልኩኝ እንድመኝ ያስደርገኛል። በቃ ያለውን ወሬዎቹን ስሰማ ስትጫወት አሁን ቲቢ ስልክና ቲቢና ስልክ መጥቶ ዋይፋይ መጥቶ ይከብዳል እንዲህ አይነት ነገሮች። አባቴ አባቴም ቲቪ ላይ ነው እናቴም ስልኳ ላይ ነች። እኔም አንተ ጋር ነኝ እህቶቼም ወንድሞቼም ምናምን ስልካቸው ላይ ናቸው። እና ማንም እርስ በእርስ እንትን አንደራረግም ቼክ አንደራረግም ወይም አንፈላለግም ብዬ አስባለሁ። ልክ መብራት ሲጠፋ እና ኢንተርኔት ሲጠፋ ቲቪ ማየት ስናቆም ስልካችን በወይ ባትሪ ሲዘጋ እንዳለ ሁላችንም እርስ በእርስ መፈላለግ እና ማውራት እንፈልጋለን። እና እኔን እነዚህ ነገሮች በቀሩ ና በጠፉ እያልኩ እኔ በግሌ እመኛለሁ። ግን መብራት ሲጠፋ መጀመሪያ የምናረገው ነገር በቃ ካለንበት ሁላችንም ቤተሰብ እንሰባሰብ እና ሳሎን ላይ እንቀመጣለን። እንዳልኩህ ነው በቃ ቲቪ የለም መብራት የለም። ቁጭ ብለን ለድሮ ነገር እንዴት እናሳልፍ እንደነበረ? የደር ፍቅር ስለ በደሞ እዛው በእርስ እናትና አባቴ ትርርብ አለ ይቀላለዳሉ እርስ በእርስ በርስ ሮስት ይደራረጋሉ ምናምን ነገር እና እሱን እሱን ስንሰማ ደግሞ እኛ ልጆች ደግሞ እንሳሳቃለን እስቃለን። ማን ያሸነፈበቃ ደግሞ አንዳንዴ ደግሞ እንደባደባለን ቀልድ የቀልድ ደፍቂያ አለ የቀለድ የቀለድ ድብድብ ምናምን ነገር እንደዛ እንደዛ ፋሚሊ ታይም ወይም ኳሊቲ ታይም እናሳልፋለን። በመብራት ይጣፋና እሱን እሱን እያልኩኝ ነው እኔ ማስበው እና ሁሌ በጠፋ ብዬ እንዳስብ የሚያረገኝ መብራት እንዲህ አይነት ታይም ከምናሳልፍ ነው። ከቤተሰቦቻችን ጋም እና ፋሚሊ ታይም ወይም ኳሊቲ ታይም እናሳልፋለን። በመብራት ይጣፋና እሱን እሱን እያልኩኝ ነው እኔ ማስበው እና ሁሌ በጠፋ ብዬ እንዳስብ የሚያረገኝ መብራት እንዲህ አይነት ታይም ከምናሳልፍ ነው። ከቤተሰቦቻችን ጋም እና

የስራ ምኞቶችህ ምንድነው? ለሚለው ጥያቄ እኔ ወደፊት ሳድግ ብሆን ብዬ እምመኛቸው የነበሩት ስራዎች ነበሩ። እነሱ እነሱ ነገር ላይ አሁን አልሆንኩም ግን ቢያንስ የምፈልገውን ነገር አሁን ሆኛለሁ። ብዬ በግሌ ራሴ አስባለሁ። ይሄም ያልኩበት ምክንያት አሪፍ አሪፍ ስራዎች መሆን ፈልግ ነበር። ለምሳሌ እኔ ወታደር መሆን በጣም ነበር የምፈልገው ወይም ለልዩ መልእክት የሚሰጣቸው ተላላኪ ዋናዎቹ እነሱ ሰዎችን መሆን እፈልግ ነበር። በወታደር በሆንኩ እያልኩ እምመኝ የነበራቸው ሰዎች ነበሩ። የስራ ምኞቶች ምንድነው? ለሚለው ጥያቄ እኔ ወደ ፒስ አድርግ በሆን ብዬ የምንጋችሁ የነበሩት ስራዎች ነበሩ። እነሱ እነሱ ነገር ላይ አሁን አልሆንኩም ግን ቢያንስ የምፈልገው ነገር አሁን ሆኛለሁ። ብዬ በግሌ ራሴ እነዛ ምኞቶቼን አላሳካውም ብዬ አስባለሁ። በስራ ምኞቶችም ነበሩ አወ እነዛ እነዛ ነበሩ። ከዛ በኋላ ደግሞ ዶክተር መሆን እፈልግ ነበር። ምክንያቱም ዶክተር መሆን የምፈልግበት የነበረበት የራሴ የሆነ ምክንያት ነበረ። ምክንያቱም ከእግዚአብሔር ወይም ከፈጣሪ ቀጥሎ ላንተ ነበር ወይም ለዶክተር ነበረ። ሁለተኛ የህይወቴ የማዳን እንትን የሚሰጠህ እና ዶክተር መሆን በጣም ከባድ እንደሆነ አውቅ ነበር። እና እሱ በሆንኩኝ እያልኩኝ እመኝ ነበር። ምኞቶች ውስጥ አንዱ ዝርዝር ውስጥ እሱ ነበር። ዶክተር መሆን እና ደግሞ እንትን መሆን እፈልግ ነበር ደላላ መሆን በጣም ነበር የምፈልገው። የነበረው ምክንያቱም ደላላ መሆን እፈልግበት የነበረበትም ምክንያት። በአንድ ጊዜ አንድ ስርዓት አንድ ስራ ከተሰራ የሚገኘው ገንዘብ አሪፍ እና ጥሩ ገንዘብ ነበር። እንደየ እቃው የሚሸጠው እቃ እንደየ ኪራዩ ምናምን ነገር አሪፍ የሆነ ነገር ነበር። የሚዘ የምንዘጋው የነበረ ብዬ አስባለሁ። ጓደኞቼ ደላላ ስለሆነ እንዴት እንደሚሠሩ እንዴት እንደምት ሚያደርጉ አውቃለሁ። እና በዛ በዛ ምክንያት በጣም በቃ እኔ እናደዳለሁ እነዛ ስራዎችን ተመኝ ምኞት ብቻ ሆነውብኝ ቀረ ወይ ብዬ አስባለሁ። አሁን ከጠቀስኩላችሁ ውጪ ደግሞ ሶስተኛ ወይ አራተኛ። መካኒክ መሆን በጣም ነው የምፈልገው የነበረው በዛ ምኞቶች ውስጥ ነበረ መካኒክ የመሆን ምኞት ነበረኝ። ይሄም ያልኩበት ምክንያት የመካኒክ ምኞቴ የመኪና ፍቅር ስላለኝ ነው። የመኪና ፍቅር ስላለኝ የመካኒክ መሆን በጣም ነበር የምፈልገው። አስር ቁጥር መፍቻ አስራ ሶስት ቁጥር መፍቻ እያልኩኝ በቃ መጨቃጨቅ በጣም ነበር የምፈልገው። የነበረው እና እንደዛው ሆኖ ሳንዲዝ ሳላደርግ አሁን ካለሁበት ደረጃ ደርሻለሁ ብዬ አስባለሁ። ከእነሱ ውጪ ደግሞ ሌላ መሆን እፈልጋለሁ ብዬ ያሰብኳቸው ብዙ ነገሮች ነበሩ። ትምህርት ቤት ልጅ እያለሁ ወይም ነርሰሪ ስንመረቅ ወይም ፕሪፓራቶሪ ስንመረቅ። የግራጁዌሽን ላይ ከስር የምንጽፈው ኮት ነገር አለ? ወይም ጥቅስ ነገር ነበረ። እና ወይም አይ ዋንት ቱ ቢ ወይም እኔ ሳድግ መሆን የምፈልገው የሚባል ነገር አለ። እና እንደዛ ስር እኔ አይ ዋንት ቱ ቢ ሞተር ድራይቨር ብዬ የጻፍኩት የነበር ይሄ ማለት እኔ ሳድግ ማድረግ የምፈልገው ነገር ወይ ሳድግ መሆን የምፈልገው ነገር ሞተር ነጂ ወይም ሞተር ድራይቨር መሆን እፈልጋለሁ ብዬ ነበር። እኔ እዛ መጽሔቴ ላይ ጽፌ የነበረው። እና እሱን እሱን ነገር ሳስብ በጣም ይገርመኛል ያስደስተኛል በቃ ለካ አንዲህ አይነት ምኞት ነበረኝ። እና ከዚህ በፊት እንደውም እንደዚህ በማለቴ የሞተር የመንደት አጋጣሚ ነበረኝ። ሶስት ጊዜ አራት ጊዜ ሞተር ከዚህ በፊት ነድቼ አውቃለሁ። እንዴ በጣም ደስ የሚል ነገር ነው። እንዴት እንደምናስነሳ ምናምን አሳዩኝ። ከዛ በኋላ በጣም ቀላል የሆነ እንተን ነው ካለ መንጃ ፍቃድ ነበረ። ሞተር የነዳሁት የነበረው ምክንያቱም የጓ ሞተሩ የጓደኛዬ ነበር። እና አስሞከረኝ አስሞክረኝ ብዬ አስሞከረኝ እንዴት ማቆም እንዳለብኝ ነገረኝ። የትኛው ፍሬን እንደሆነ ነገረኝ። የትኛው ማርሽ እንደሆነ ነገረኝ። የትኛው የትኛው በነዳጅ እንደሆነ ነገረኝ። እና በቃ ሁሉን ነገር። መሞካከር ጀመርኩኝ አዎኩኝ ሞተር መንዳት ስለዚህ በእኔ የምመኘውን ነገር እንዳለ አድርጌ አውቃለሁ ብያለሁ። አሁን ልጅነቴ ጀምሮ አሁን እንዳልኩህ ሞተር ነጂ መሆን እፈልጋለሁ ብዬ ነበር። ያው ሞተር ነጂ ባልሆንም ሞተር ነድቼ አውቃለሁ። ቢያንስ የምሆነውን ነገር ቢያንስ አድርጌያለሁ። እንደ ሌሎቹ አይ ዋንት ቱ ቢ ፓይለት ምናምን ብሎ ፓይለት ሳይሆን እንደቀሩት ሰዎች። መሆን አልፈልግም እና ቢያንስ አሁን ያለሁበት ሆኛለሁ ብዬ በግሌ አስባለሁ። አንድ ጓደኛ ነበረኝ እሱ አይ ዋንት ቱ ቢ ቪዲዮ ኤዲተር ብሎ። ከዛ አሁን ያለበት ደግሞ ቪዲዮ ኤዲተር በጣም ኢትዮጵያ ውስጥ ካሉ ምርጥ ቪዲዮ ኤዲተሮች ወይም ቪዲዮ ምስል አቀናባሪዎች ውስጥ ውስጥ አንዱ መካተት ይችላል ብዬ አስባለሁ። በጣም እጅግ በጣም የሆነ ጎበዝት ወይም ታለንትድ የሆነ ልጅ ነው ብዬ አስባለሁ። በጣም ጎበዝ ነው የሚሠራውን ስራ ብታዩት ደግሞ። እንኳን እኔ ራሱ በቃ ሰው ቢያየው የሚገርምበት ልጅ አለ። እና እሱ ራሱ ልጅ እያለን አብረን አይ ዋንት ቱ ቢ ቪ ቪዲዮ ኤዲተር ብሎ ነበር። ያኔ የጻፈው እና እንዴት መጣለህ ብዬ ጠይቄዋለሁ። እኔ በዛን ጊዜ ፓይለት ኢንጂነር ዶክተር እና በቃ አንዳንድ ነገር ነው ብዙ ሰዎች ሲሉ የነበሩ እና አንተ እንዴት ይሄን ልትል ስለው። ታላቅ ወንድሙም ለሱ ትልቅ ታዋቂ ቪዲዮ ኤዲተር ነው ውጪ ሄዶ ተምሮ ምናምን ነገር ነበር። ታላቅ ወንድሙም እና እሱን በመመልከት ነው እነሱ ውጪ መሜ ስለምፈልግ ምናምን እኔም እንደሱ ነው ያልኩት ምናምን ብሎ ነግሮኝ ነበር። እና ይመስለኛል ከዛ ጀምሮ የቪዲዮ ኤዲቲንግ ፓሽኑ ምናምን ነገር ወይም ፍላጎቱ ጨምሮ ምናምን ነገር ነው። አሁን የደረሰበት ነገር ላይ ትልቅ ደረጃ ላይ ደርሶ ልናየው የቻለው ብያለሁ። እና በየሥራ ምኞቶች በጣም በቃ መደረግ መፈጸም አለብን ብዬ አስባለሁ። ግን የስራ ምኞታችን መወሰን አለብን ወይ አንድ መሆን አለበት ቢበዛ ሁለት ከዛ በላይ አያስፈልግም

የቅጥር ሂደት እንዴት ነው ወይ ለሚለው ጥያቄ? የቅጥር ህይወት በስራው እንደየ እንደየ ስራው ይለያያል እንደየስራው እና እንደየ ደሞዙ ይለያያል። ማለትም ደሞዙ ከፍተኛ ከሆነ ደስ እያለ ልትሰራ ትችላለህ አሪፍ በየጊዜው በፍላጎት ትሰራለህ። እና ደሞዟ ወይን ደግሞ የሚሰጥ የወርቅ ደሞዝ። አነስተኛ ወይም ደግሞ ትንሽዬ ነገር ከሆነች በጥላቻ የምትሰራው የምትሰራው ስራ ሳትወደው የምትሰራው እና በዛ በዛ ምክንያት የቅጥር ሂደት ሂደት ሊያስጠላ ወይም ሊደብር ይችላል ብዬ አስባለሁ። እኔ ግን እየሰራሁት ያለሁትን ነገር በሰራሁት ልክ ስለሚከፈለኝ የማገኘው። በወር ቢያንስ ከሃምሳ ሺህ በትንሹ ሚኒመም ወይም በተነሹ ሃምሳ ሺህ ማክሲመሙ ደግሞ እስከ ዘጠና ሺህ መቶ ሺህ ድረስ ይደርሳል። እና በዛ ውስጥ ነው የኔ የወር ክፍያዬ። ወይም የቅጥር ደሞዜ እና በዛ በዛ ውስጥ ነው ሆኖ ማገም ከሚከፈለኝ የማገኘው ነገር እና አሪፍ ነው ብዬ አስባለሁ። እኔ እንደ በግሌ የሌላ ሰው በኔ አሁን በኔ ደሞዝ አራት ሰው አምስት ሰው የሚያስተዳድር ደር ደር ደሞዝ ሲችል አስር ሺህ ብር በወር የሚያገኝ ሰው አለ። አሁን ታላቁ ወንድሜ በወር አስር ሺህ ብር ደሞዝ እየተከፈለው ነው። ያውም ዶክተር ሆኖ ወር አስር ሺህ ብር የተከፈለው የሚሰራ የሚሰራ ወይ ደግሞ የእሱን አምስት እጥፍ ነው። የተከፈለኝ የምሰራው እና በትንሹ አምስት እጥፍ የተከፈለኝ ነው የምሰራው እና በዛ በዛ ምክንያት በጣም እናደዳለሁ። ያ ሁላ ተምሮ ያ ሁላ እንትን ብሎ ምናምን ነገር የሚከፍለው ደሞዝ አስር ሺ ብር ነው። እና በጣም እናናደኝ እንዴ ያን ሁላ ነገር አድርጎ እኔ በትንሽ ጊዜ ባወቅኳት ነገር በትንሽዬ ለምንድነው እኔ እዚህ ደርስ የደረስኩት ብዬ አስባለሁ። እና ነው እና አይደብርም በለኔ በኔ የወንድሜን ቦታ ብሆን ኖሮ የቅጥር ሂደቱ በጣም ሊደብረኝ እና ሊያናድደኝ ይገባ ነበር። እኔ ግን የራሴን የሆነ መንገድ ወይም የራሴን የሆነ ፓዝ መርጬ ስለነበረ በራሴ እንትን መጓዝ ጀመሬ ስለነበረ የራሴ የሆነ ገንዘብ ማግኛ መንገድ አግኝቻለሁ ብዬ አስባለሁ። እና አንዳንድ ጊዜ የማደርጋችሁ ነገሮች ከስራ ውጪ ደግሞ በግል የምሰራቸው ስራዎች አሉ። ለምሳሌ አየር በአየር ይባላል እኛ ሀገር አየር በአየር ማለት አዲስ ሲቃ የመጣ በሰው በሰው የሚመጣ አዳዲስ እቃዎች አሉ። እነሱን መሸጥ ነውና አትርፈው መሸጥ መሸጥ ነውና በዛ ትርፍ ላይ በደንብ ነበር እገዛ ማግኘው በደንብ ነው ገንዘብ የማገኘው። ለምሳሌ የአምስት ሺህ ብር እቃ ከሆነ እኛ እዚህ እኔ ጋር መጥቶ አሁን ሲሸጥ ሁለት ሺህ ብር ጨምሬበት ሰባት ሺህ ብር ምናምን የሚሸጠው እና ኦንላይን ከእኔ ከዱባይ እያስመጣሁ ነው። እቃ የማሸጠው ምናምን ነገር እና አሪፍ ልምድ ነው አሪፍ የሆነ ገንዘብም እናገኛለን ምክንያቱም እንደ ሁለተኛ ስራ ነው። አየር በአየር መሰለኝ በየጊዜው ፖስት ማድረግ አለብን ኢንተርኔት ላይ በየጊዜው ስልክ የሚደወልልን በየጊዜው ማንሳት አለብን እና በነዛ በነዛ ምክንያት ስራው ትንሽም ቢያደክምም ያው አየር በአየርም በመሆኑ አሪፍ ነው። ያን ያክል ብዙም ጊዜ ላይወስድ ይችላል ምናምን ነገር ሌላው ደግሞ ሌላ የማደርገው ነገር ከትራስ ውጪ የዩቲዩብ ቪዲዮ እሰራለሁ። የዩቲዩብ ቪዲዮ አስተማሪው የዩቲዩብ ቪዲዮ እሰራለሁ በዚህ ኢንተርኔት ላይ እና በዛ ምክንያት ለምሰራላቸው ተከታዮቼ ወይም ለኔ ፎሎወሮቼ እንትን አደርጋለሁ። ለነሱ ምን ምን ምን ምን ማዘጋጀት አለብኝ የሚለውን ፕሮግራም አወጣለሁ በቅጥር ውስጥ እንዲህ አወጣለሁ እና ሌላ ራሱ ራሱ የቻለ በዩቲዩብ ራሱ የቻለ ገንዘብ ማግኛ መንገድ አለኝ። እና በዛ በዛ በኩል እንትን አደርጋለሁ ከእነሱ ውጪ ደግሞ ከቅጥር ውጪ ደግሞ በራሴ የማገኝባቸውን ገንዘብ እንትኖች አሉኝ። ለምሳሌ ጊታር አስተምራለሁ ጊታር አስተምራለሁ ፒያኖ አስተምራለሁ። ማትስና ባዮሎጂ ትምህርቶችን አስተማሪ እስከ እንደመሆኔ እና እነዛ እንደዚህ አራቱን ነገሮች በተጨማሪ ከምሰራቸው ስራዎች ውጪ አስተምራለሁ። ለምሳሌ ፒያኖ የማስተምራት ልጅ በጣም ጎበዝ ልጅ ነች በጣም በጣም ቤት ለቤት እየሄድኩ ነው የማስተምር እና ገና አያያዟን ሳየው ነው። ሁሉን ነገር ወድጄላት ምናምን ነገር እንትን አረኩት እና በጣም ጎበዝ የሆነች ልጅ ነች በጣም የማበረታታት ልጅ ነች። ትልቅ ቦታ እንደምትደርስ አውቃለሁ በዛው ልክ ደግሞ ፒያኖ ማነው ጊታር የማስተምረውም ልጅም እሱም ጎበዝ ነው። ለጊታር ያለው ፍቅር ስመለከት ገዝቶ ምናምን ነበር የጠበቀኝ። እኔ ከሌላ ቦታ ሳስተምር በነበረበት ጊዜ እኔ ተሸክሜ እየሄድኩ ነበር ጊታር ሳስተምራቸው የነበረው እና እሱ ደግሞ ጊታር በጣም የማልፈልገው ስለነበረ ጊታሩ ራሱ እቤት አስገዝቶ ምናምን ነበር አስተምረኝ ይለኝ የነበረው እና አስተምረዋለሁ። ሌሎች ከሚማሩበት መንገድ ለየት አድርጌ አስተምረዋለሁ በጣም ጎበዝ ነው። አያያዙም ምናምን ገና በአንድ ቀን ነው እጁን ራሱ የፈታው ማለት ይቻላል በትንሽ ሰዓት ውስጥ ነው በቃ ዋና ዋና ነገሮችን አወቀ። እና በሶስተኛው ቀን ምናምን በቃ እጁን ፈታ ምናምን ነገር በጣም ጎበዝ የሆነ ታለንትድ የሆነ ልጅ ነው በጣም እሱን ወድጄለታለሁ። አሁንማትስና ባዮሎጂ የማስተምራቸው ልጅች ደግሞ ቤት ለቤት ውስጥ እነሱንም እየሄድኩ ነው የማስተምረው እና የራሳቸው ያው ለየእንትን በቅጥር ባይባልም በቃ ያለው ነገር ደሞዙ ካወራን አይቀር ብዬ ነው። ቢያንስ እኔ ላይ በወር ውስጥ ከእነዚህ ከሁሉ ተደማምሮ እስከ መቶ ሃምሳ ሺህ ድረስ ሜክ አደርጋለሁ ወይም እሰራለሁ። በግሌ በራሴ ተፍ ተፍ እያልኩኝ የምሰራቸው ስራዎች እስከ መቶ ሃምሳ ሽህ ብር ድረስ ይደርሳል

የአካባቢው የገበያ እንዴት ነው ለሚለው ነው የገበያ ሁኔታው በጣም የአካባቢው ላይ በጣም ውድና በጣም ኤክስፔንሲቭ ነው የሚባሉ በፈረንጆች እና በጣም ውድ ነው ከምልህ በላይ ከምነግራችሁ በላይ ነው አንድ እዚህ የምኖርበት ሰፈር የኑሮ መጠን በጣም ውድ ነው። ምክንያቱም ከእኔ ሀብታም አይደለሁም ግን ሀብታሞች በጣም ይኖራሉ እና ከእነሱ እኩል ነው እኔም አብሬ የኑሮ ለመሻል እና በጣም ይከብደኛል። ጋር ያለውን የገበያ አንድ ልዩነት እንትን ለማለት ነው በጣም ይከብደኛል ያለውን ነገር ግን ከሌላ ሰፈር አንፃር ሳየው የኛ ሰፈር በጣም ከገበያ እንትን ነው ውድ ነው። እኔ ቢያንስ በሳምንት ውስጥ በቃ በሳምንት ውስጥ ሶስቴ ምናምን ወደ ገበያ እሄዳለሁ። ይሄ የሚሆንበት በቃ ብቻዬ እንደመኖሬ እንደመኖሬ ወደ ገበያ የምሄድበት ራሴ የሆነ ምክንያቶች አሉኝ ለምሳሌ በየሶስት ቀኑ የምሄድበት ምክንያት አለኝ። እሮብ እሮብ ሜሄድ እሮብ ቅራሜና እሁድ ነው። የምሄደው አብዛኛው ጊዜ ግን እሮብ እሮብ የምሄደበት በየመሃል በየምናምኑ ምግብ ሊያልቅብኝ ይችላል ቁርስም ሰራው ምግብ ሊያልቅብኝ ይችላል። ስለዚህ ወይ እንቁላል ወይ እርጉ ወተት ምናምን ነገር እነዚህ ትናንሽዬ ኢንዶሚን ነገሮች ይዤ መግባት ስላለብኝ ወደ እቤቴ እነሱን እነሱን ለመግዛት እሮብ እሮብ ብዙ ጊዜ አዘወትራለሁ። ቅዳሜም እንደዛው ቅዳሜም ትናንሽ ነገሮች እንደ አሁን ደግሞ ለመግዛት ምናምን ነው። እንትን የማደርገው ማሰባቸውን ምናምን ነገር ልክ እሁዱ የሚሆነው ደግሞ ወደ ቤተሰቦቼ ጋር ከተመለስኩኝ ምናምን ለነሱ በርበሬ ምናምን ጤፍ ሊያስፈልጋቸው ይችላል። እና ለነሱ ጤፍ ይዤላቸው የምሄድላቸው ነገር ይዤ ነው እንዳለ እንትን የማደርግላችሁ

ትንኞች በአካባቢው አሉ ወይ? ለሚኝለው ነገሮች ትን አሉ። ከሁሉም ቤት ውስጥ በአብዛኛው አለ። ለምሳሌ እንደ ዝምብ አይነት ትንኞች፣ ንቦች፣ ንቦች ትንኝ ከተባሉ እንደነሱ አይነት ንብ አሉ። እና እኔ ቤት ውስጥ የሚያስቸግረኝ እና አንድ ነገር ነው። አንድ ትንኝ። እና እሱን ቢምቢ ነው። ቢምቢ ለመግደል የማላደርገው ነገር የለም። ቤት ውስጥ ቢምቢ ማጥፊያ ፊልተር ምናምን ነገሮች አሉኝ። እና እሱ ሊሰራልኝ አልቻለም። ቢምቢዎች እንደውም ሊያበዛብኝ ያሰበ ነው። እና ሁሌ ጠዋት ጠዋት ስንነሳ ወይ እጀ ጋር በልተውኛል ወይ ፊቴ ጋር አንድ ቦታ ግን ፊቴን በልተው ይሆናል። ቢምቢ በጣም የምናደደው። ነገ ፕሮግራም ቢኖርብኝ ዛሬ ማታ እዚህ ሲበጡኝ በጣም ነው የሚያናድደኝ። ምክንያቱም ያለኝ እንትን ምናምን ይቀንስብኛ ብየ ስለማስብ። ያን ያክል አያስታውቅም። ግን በቃ እኔ አንዴ እስካየሁት በቃ ቀኑን ሙሉ ሀሳቤን ተርቀውት ወይ በቃ ሀሳቤ እሱ ጋር ሆኖ ሰው ካሁን ካሁን ምን ይለኛል ምናምን እያልኩ ስለማስብ ይጨንቀኛል። እና ለዛ ለታ ቢምባ አልወድም። ንብ ንብ መኖሩ ደግሞ ለኔ አሪፍ ነው ብዬ አስባለሁ። ምክንያቱም በሃይማኖታችን ራሱ ጥሩ ነገር እንደሆነ ይመስለኛል። የተነገረው እና በአካባቢያችን ስኖር ደግሞ ንጹህ የንጹህ የአትክልት ነገር ስላነወሰ ኖረ ነው እኛ በአካባቢ ንብ ሊኖር የቻለው። እና በዛ በዛ ምክንያት ይመስለኛል ንብ እንድወድ ያደረገኝ። እና በጣም ደስ ሚሉኝ ሚሊየን ንቦች። ያሉትን ነገሮችን ስመለከት ደስ ይላል። ንቦች ሲበሩ ምናምን ነገር ደስ ይላል።

በቤት ውስጥ ወይም በውጭ መሆን ትመርጣለህ ወይ? ለሚለው ጥያቄ እኔ በቤትም በውጭም ብሆን አይከፋኝም። እና አሁን ገና አሪፍ ጥያቄ ጠየከኝ ብዬ አስባለሁ። እንዲህ አይነት ጥያቄ ብትጠይቀኝ እኮ እያሰብኩና እየጠበቅኩኝ ነበር እንዲህ አይነት ጥያቄ እስክትጠይቀኝ ድረስ እና በቤት ወይስ በውጭ መሆን ትመርጣለሁ ወይ? ለሚለው ጥያቄ እኔ በሁለቱም ብሆን አይከፋኝም። ይሄም ያልኩበት ምክንያት በሁለቱም በኩል ሆኖ ስራዬን መስራት ያስችለኛል። ማደርገውን ነገሮች እንዳለ ያስችለኛል። ግን አንዳንድ ጊዜ ለአንዳንድ ነገሮች ሲባል እቤት መቀመጥ እመርጣለሁ ከውጪ ይልቅ። ምክንያቱም ለሰላሙ ለደህንነቴ ሲባል እቤት መቀመጥ አለብኝ ብዬ አስባለሁ። ግን የምሰራቸውን ስራዎች ውስጥ በቤትም ሰራው ውጭም ሰራው ዋናውን ያቀርብ መሰራቱ ስለሆነ እኔ ሁለቱ የትም ብሆን አንተን አይለኝም። በቤት ውስጥ በምትሰራበት ጊዜ አንዳንድ ጊዜ የሚያጋጥሙ ነገሮች ይኖራሉ። ለምሳሌ ልክ እንደ መብራት መጥፋት፣ ኢንተርኔት የመቆራረጥ ነገር ምናምን ሊያጋጥመን ይችላል። እና በዛ በዛ ምክንያት እኔ ከቤት ወጥቼ ሌላው ቦታ ሂጄ የምሰራውን ስራ እንድሰራ ያደርገኛል። እና በዛ በዛ መስለኝ ከቤት እንደወጣ ምሆነው። አንዳንዴ ደግሞ ከቤት ውጪ እንድሰራ የሚያደርገኝ ነገር ብዬ የማስበው ደግሞ የቤቴን ንጽህና ካልጠበቅኩ፤ አባባሌ የቤቴን የመኝታ የምኖርበት የመኝታ ቤት ንጽህናየን ካልጠበኩ እና አካባቢ ጥሩ ካልሆነ የምሰራውን ስራ ሊያቋርጠኝ እና ሌላ ስራ እንድሰራ ሊያደርግኝ ይችላል። እና በዛ በዛ ምክንያት ከቤት ወጥቸ ሌላ ቦታ ሄጄ ወይም ካፌ ሄጄ እንትን እንዳደርግ አስበው እንትን አደርጋለሁ። እና በእነዛ በእነዛ ውስጥ ደግሞ በውጪ መሆን ትመርጣለህ ወይ የሚባል ነገር አለ። ውጪ መሆን ምመርጠበት ምክንያት አለኝ። ለምሳሌ ጥሩ ኢንተርኔት ኮኔክሽን የማገኝ ከሆነ፤ ጥሩ የሆኑ አይዲያዎች ምናምን እንዲመጡልኝ ከፈለኩ ወይም ኢንስፓይሬሽን ሚባሉት ነገሮችን፣ አይዲያዎችን፣ አንዳንድ ሀሳቦች እንዲመጡልኝ ከፈለኩ ውጪ ነው የምሆነው። ይሄም ያልኩበት ከፈጥሮ ከፈጠሩ ጋር በደንብ እንደገናኝ ያደርገናል። የምንፈልገውን ነገር ሰርተን በጊዜ እንድንመለስ ያደርጋል። እና በዛ በዛ ምክንያት በውጭ ውጥቼ መስራት እፈልጋለሁ። አንደኛ ደግሞ ሌላ የውጪ መውጣት ጥቅም ኢንተርኔት ነው። ኢንተርኔት እኔ የምሰራበት ቦታ ወይም ቢሮ በምሄድበት ሰዓት ኢንተርኔት በጣም አሪፍ ነው። ቢያንስ በቀን ውስጥ በአንድ ኢንተርኔት ሜጋባይት በሰከንድ ወደ ሁለት መቶ ምናምን ሜጋባይት ፐር ሰከንድ ይሄዳል። የቢሮአችን ውስጥ ያለው የኢንተርኔት ፍጥነት ለብቻ የሚደርሰኝ ነው። እና ኢንዲቪዥዋል ነው። እና ለዛ ለዛ የሚደርሰኝ እኔ በሰአት በሆነ በሰከንድ ሁለት መቶ ሜጋባይት ፐር ሰከንድ ይሄድልኛል። እና በዛ በዛ ምክንያት አሪፍ የሆነ ኢንተርኔት ኮኔክሽን ስለማገኝ ቢሮ መሄድን እና ቢሮ ውስጥ ሆኖ የመስራት እንትኑ ደስ ይለኛል። ቢሮ ውስጥ በመስራቴ ደግሞ ከጓደኞቼ ጋር እገናኛለሁ። ያው የምገናኝበት ደግሞ የሚስተካከል ነገር ካለኝ እንዳስተካክል መጨመር ያለበት ነገር እንድጨምርና መቀነስ ያለብኝ ነገር እንድቀንስ አስያየት ለመቀበል ነው ወደ ቢሮ የምሄደው። ከአለቃየ ጋር የምገናኘው ነገር ካለ የምናወራው ነገር ካለ ሚቲንግ ነገር ካለብን እዛው አውርቼ እንደምለስ ሊያደርገኝ ስለምችል ነው። በቤት በምሆንበት ጊዜ እነዚህ እነዚህ ነገሮች ላላገኝ እችላለሁ። ለምሳሌ ካለቃየ ጋር በቪዲዮ ኮል እንጂ በአካል እንደዚህ አንድ ለአንድ አንገናኝም። እና በዛ በዛ ምክንያት ይመስለኛል ጥሩ ያልሆነው እኔ የቤት ውስጥ መቀመጥ። ግን እኔ የቤት ውስጥ ብቀመጥም ጥሩ ነው ብዬ አስባለሁ። እንደ እንደ ቅድም እንዳልኩህ ነው። በቤት ውስጥ በመቀመጥ የምናገኘው አንዳንድ ጠቃሚ ጠቀሜታዎች ይኖራሉ። ለምሳሌ ጤንነቴ ገቢ ብዙዎች አላወጣውም በቤት በመቀመጤ። ስልህ ቤት ውስጥ ያለውን ምግብ ነው ምመገበው ቤት ውስጥ ባለው ነገር ነው ጊዜ የማሳልፈው። እና ውጪ ሲሆን ግን ካፌ ለምሳሌ የምትቀመጥ ከሆነ ካፌ ልትመገብ ትችላለህ። ብር ልታወጣ ትችላለህ። እንደዛው በቃ የትም ቤት ብትሄድም በቃ ወጪ ልታወጣ ትችላለህ። ከቤት ውጪ በመሆን ቁጥር የትራንስፖርት አለ፤ መንገድ ላይ አይታወቅም የምታውቀው ሰው ወይም ጓደኛ ልታገኝ ትችላለህ። እና በዛ በዛ መልኩ እኔ ከቤት ውስጥ ከውጪ ቤት ውስጥ እንድመርጥ አንዳንዴ ያደርገኛል። ምንም ቢሆን ግን ከአለቃ ጋር ሄዶ እንድትገናኝ የምትፈልገውን ስራ እንድትሰራ መጠየቅ ያለብን ነገር እንድትጠይቅና ደግሞ አስተያየት መቀበል ካለብን ነገሮችን ለመቀበል ወደ ቢሮ ብትሄድ ብዬ እኔ እመርጣለሁ። እና ደግሞ አንዳንድ ጓደኞች አሉኝ። እኔ የቤት ውስጥ በጣም አዘወትሮ የሚቀመጡ ለአራት ቀን ለአምስት ቀን ከቤቴ አውጡም። በቃ የሚወጡት ምናምን ነገር ከአምስት ቀን በኋላ ከስድስት ቀን በኋላ ነው። እሱም የሚሆነው ለመናፈስ፤ አየር ለማየት ምናምን እንዳለ ያለውን ነገር ለማየት ነው እንጂ ከቤት አይወጡም። ያም የሆነበት ምክንያት ስራቸው በጣም በጣም ሀይለኛ ስራ ነው። በስራቸው ቀልድ የለም። እዛው ይተኛሉ እዛው ጠዋት ይነሳሉ። ቀጥታ ወደ ስራ ነው የሚገቡ። እና ቀኑን ሙሉ ቁጭ ብለው ነው የሚውሉት ኢንተርኔት ላይ ቀኑን ሙሉ ቁጭ ብለው ነው ሚቲንግ ላይ ሲሆኑ በጣም ከባድ የሆነ ስራ ነው የሚሰሩት። እና በዛ በዛ ምክንያት እኔ ቤት ውስጥ መቀመጥ አንዳንዴ ደግሞ በሽታ ነው ብዬ አስባለሁ። እና እንደዛ ነው ብዬ የማስበው።